ጊዜህን ጊዜህን በደንብ ታስተዳድራለህ? አዎ እኔን እንኳን ጊዜህን አስተዳድራለሁ አብዛኛው ጊዜ በተለይ ክላስ ሲኖረኝ ወይም ደግሞ የሆነ ስራ ሲኖረኝ እናም በጣም እንትን ሲሆን በጣም ጭንቅንቅ ሲለኝ ፕሮግራም አውጥቼ መርሆ አውጥቼ በዛ መርሆ በዛ ደንብ መሰረት እንቀሳቀሳለሁ ማለት ነው። ወደ ትምህርት ቤት መሄድ ከፈለኩኝ። ከአንድ ሰዓት እስከ ስድስት ሰዓት ብዬ ትምህርት ቤት እቆያለሁ። ከስድስት ሰዓት እስከ ስምንት ሰዓት ወይም ደግሞ እስከ ሰባት ሰዓት ድረስ ምግብ ለመብላት ወይም ደግሞ የተለያዩ ነገራቶችን ለማረፍ ለመተኛት እጠቀምበታለሁ። ከዛ በኋላ ከሰባት ሰዓት እስከ አስር ሰዓት ያለውን ደግሞ ሌላ ነገር መጽሐፍ ከማንበብ ወይም ደግሞ ገበያ በመውጣት አስተዳድረዋለሁ ማለት ነው። ያን ሰዓት እና ጊዜዬን በደንብ አድርጌ ማስተዳደር ይመስለኛል። ኢትዮጵያዊ አብዛኛው ጊዜ ትንሽ በዚህ ላይ ይጣማሉ ግን ቢሆንም ፕሮግራም እየወጡ ቢሰሩ የተሻለ ነገር ይደርሳሉ ብዬ አስባለሁ ማለት ነው። እና ጊዜ ማስተዳደር ስንል ምን ማለታችን ነው? መጀመሪያ ጊዜ ማስተዳደር ማለት አውጥቶ እያንዳንዱን ሰዓት መጠቀም ማለት ነው እያንዳንዱን ሰዓት መጠቀም

ገንዘብ ገንዘብ ትቆጥባለህ አዎ ገንዘብ እቆጥባለህ የተለያዩ ገንዘቦችን እቆጥባለሁ። ምክንያቱም ስራ ስለምሰራ ምን ስለማረግ ገንዘብ እቆጥባለሁ። ለወደፊቴ የሆነ ነገር አዲስ እድል ከመጣ በዛ ገንዘብ ነው የምሰራው እና በዛ ምክንያት ብዙ ገንዘቦችን እቆጥባለሁ ብዬ አስባለሁ። እና ገንዘብ መቆጠብ ሲባል የእለት የእለቱን የስራ ገንዘብ ሊሆን ይችላል የእለት ዕለቱን ወይም ደግሞ ቤተሰብ የሚሰጠንን ገንዘብ ማስቀመጥ ማለት ነው። ገንዘብ መቆጠብ ማለት አመሰግናለሁ

የድርጅት ዝግጅቶችን ትሳተፋለህ? አዎ በደንብ ነው የምሳተፈው የድርጅት ዝግጅቶችን ለምሳሌ ቤተሰብ ጋር ከሆነ ብቻዬንም ሊሆን ይችላል ጓደኞቼም ጋር ሊሆን ይችላል። የምናውቀው ሰው ድርጅቱን ሲከፍት እንዲሁም ደግሞ ቅዳሜና እሁድ ምሳ ግብዣ ሲጠራ ይኸው ምሳተፍ ይሆናል ማለት ነው። ከቤተሰቦቼ ጋር አብዛኛው ጊዜ እንደዚህ አይነት ድርጅቶች ዝግጅት የሚያደርጉ የሚያደርጉበት ምክንያት ምንድነው? በስራ ሲሳካላቸው ወይም ደግሞ አመት በዓላቸውን ሲያከብሩ የድርጅቱን የተከፈተበትን አመት ሲያከብሩና የተለያየ ልዩ የሆነ ስኬት ላይ ሲደርሱ ዝግጅት ያደርሱና ዝግጅት ያደርጉና ያከብሩታል ማለት ነው። የተለያዩ ባለሰራተኞችን በመጥራት እንዲሁም ደግሞ ዘመዶቻቸውን በመጥራት የተለያዩ ጓደኞቻቸውን በመጥራት ይሄን ዝግጅት ያደርጉታል ማለት ነው። በብዛት ዝግጅቱ የሚሆነው ምሳ ላይ ነው ምሳ ላይ በብዛት ምግብ ይቀርብና ባህላዊ ምግብ የሆነ ይቀርብና ያም ምግብ በመመገብ ነው። አብዛኛውን ጊዜ ድርጅት ድርጅቶች ዝግጅታቸውን የሚያደርጉ ማለት ነው። እንዲሁም ደግሞ ከምግብ ውጪ ደግሞ ስለ ስብሰባ ሊሆን ይችላል። ለተለያዩ እንትኑም ስብሰቦች ውይይቶች ሊሆን ይችላል በዛ ምክንያት ይሰበሰባሉ ማለት ነው። ሰራተኞችም ይሄ ግን የሚወክል ሰራተኞችን እና ዋና አለቃውን ብቻ ነው የሚወክል ማለት ነው እንደዚህ አይነት ስብሰባ እንጂ ሌሎችን ዘመዶችን ወንድሞችን ጓደኞችን አይወክልም ማለት ነው። ስለ ስራ ስለሆነ ማለት ነው። እና እኔ የምሳተፈው ግን የትኛውን ነው የምግቡን ነው? የምግብ ዝግጅት ካለ የዛን ጊዜ እኔ እሳተፋለሁ የሚወክለኝ እሱ ስለሆነ ማለት ነው። እንጂ በሌላ መልኩ ዝግጅት ላይ አልሳተፍም። እኔም ራሱ ተማሪ ስለሆንኩኝ በዘመድ በምናምን ነው እንጂ ለሄድ የምችል ራሴን ችዬ አልሄድም ማለት ነው። አመሰግናለሁ

ማታ ምን አይነት ድምጽ ትሰማለህ? አዎ ጥሩ ጥያቄ ነው ማታ ምን አይነት ድምጽ እሰማለሁ ምን ምን አይነት ድምጽ ቁርአን እሰማለሁ የተለያዩ የሚያረጋጉ የሆኑ ድምጾች ለአእምሮ እርጋታ የሚያመጡልኝ ድምፆችን እየሰማሁ አድራለው ማለት ነው ጥሩ ጥሩ ድምፆችን እንቅልፍን ሊያመጡ የሚችሉ ድምፆችን እነሱን እየሰማሁ እንዲሁም ደግሞ ሳልዘጋው ነው እንደውም በዛው የምተኛ ማለት ነው ምክንያቱም ከደስ ስለሚል ከደስታው አንፃር እዛው ከጆሮዬ ላይ እንደከፈትኩት በዛው ነው ከፍቼ የምተኛና ማታ ማታ አብዛኛውን ጊዜ የምሰማው ድምጽ በጣም ደስ የሚል የሚያምር በተለይ ቁርአንን እንውሰድ ቁርአን እየሰማው አድራለው ማለት ነው። እና በዚህ ምክንያት እንቅልፍ በዛው ይወስደኛል ሳልዘጋው ማለት ነው ከዛ ጠዋት ስነሳ ስልኬ ዜሮ ሆኖ አገኘዋለሁ ማለት ነው። ባትሪው ቻርጀሩ ዜሮ ሆኖ አገኘዋለሁ እና አብዛኛው ጊዜ የምሰማው ቁርአንን ነው። እንደገናም ደግሞ ወጣ ስንል ደግሞ አብዛኛው ማህበረሰብ የኔ ጓደኞችም ሊሆኑ ይችላሉ ኢትዮጵያ ውስጥ ያለው ማህበረሰብ አብዛኛው ሙዚቃ እየሰማ ይተኛል። ሙዚቃ ያው ጭንቅላታቸውን ያረጋጋል በሚል ደስታን እየሰጣቸው ለእነሱ እንደገናም ደግሞ እክለ በቃ እንቅልፋቸውን ሳያውቁት ሳይጨነቁ እንዲተኙ ያደርጋል ማለት ነው። እንዲሁም ደግሞ ክላሲካል የሚጠቅመው ምንድነው ለእነሱ ክላሲካል እየሰሙ ሲተኙ ጭንቀታቸውን እንዲረሱ አንዳንድ ሰው አይታችሁ ከሆነ በጣም እያሰበ ረጅም ጊዜ ይቆያል ማለት ነው ሳይተኛ በዚህም ምክንያት ክላሲክ ወይም ሙዚቃ ከከፈተ ያን ጭንቀቱን እንዲረሳ ይረዳዋል ማለት ነው። እነሱ ዘንድ ለማለት ነው የፈለኩበት አንዳንዱ ደግሞ የሆነ የሆነ ዲጄ የሆነ ሙዚቃ ትልቅ የሆነ ሙዚቃ እየሰማ ትልቅ የሆነ ድምጽ እየሰማ የራፕ ሙዚቃ እየሰማ የሚያደነቁር ሙዚቃ የሚመቸው አለ እኔ እንዴት እንደሆነ አላውቅምና በጣም የሚያደነቁር ድምጹን እንዲያውም መቶ ሞልቶት ከጆሮ አስቀምጦ በጣም እየደነቆረ የሚተኛ አይነት ሰው እኔ አውቃለሁ እና እንደዚህ አይነት ሰው አለ እና ብዙ ሰው አለ ዞሮ ዞሮ የተለያየ የሆነ ድምጽ የሚመቸው ማለት ነው። ወደ ህፃናቶች ስንመጣ ግን ህፃናቶች የሚመቻቸው በጣም ለስላሳ የሆነ ክላሲካል ያለው ድምጽ ነው ደስ የሚላቸው በጣም ደስ የሚል ሙዚቃ ማለት ነው ደስ የሚል ቶን ያለው ሙዚቃ ነው እየሰሙ የሚተኙ ጨዋታ ሊሆን ይችላል ምን ሊሆን ይችላል ያን እየሰሙ ይተኛሉ ማለት ነው ህፃናቶች አብዛኛውን ጊዜ ማለት ነው። እንደገናም ደግሞ ወጣቶች ሴቶች ስንመጣ በተለይ ሴቶች ሙዚቃ እየሰሙ ነው የሚተኙት። ሴቶች ሙዚቃ ላይ አይታሙም ሙዚቃ ይከፍቱና በጆሯቸው ያን ሙዚቃ እያዳመጡ እያንሰላሰሉ የተለያየ ነገር በሙዚቃው የተለያየ ነገር ውስጥ ገብተው የተለያየ ስሜት ውስጥ ገብተው ይተኛሉ ማለት ነው ሴት ልጆቻችን እና ሴቶች በዚህ ነው የሚያሳልፉት ወደ ወንዶች ስንመጣ ደግሞ ወንዶች ሙዚቃ ነው የሚወዱ ሙዚቃ እያዳመጡ እንግሊዘኛም ሊሆን ይችላል፣ አማርኛም ሊሆን ይችላል፣ እንዲሁም የተለያዩ ሀገር የአፍሪካ ቋንቋዎች ሊሆን ይችላል ያንን እየሰሙ ነው የሚተኙ ማለት ነው። እንትን ያሉት ወጣቶች ማለት ነው ሽማግሌዎች ስንመጣ ደግሞ ሽማግሌዎች በስራ ይጠመዳሉ በብዛት እና እንደዚህ አይነት ነገር ላይ ብዙም እንትን ላይሉ ይችላሉ። ብቻ ዞሮ ዞሮ ያው እነሱ ሽማግሌዎች ወይ ቶሎ ይተኛሉ ወይም ደግሞ የሆነ ቆየት ያለ ሙዚቃ እያዳመጡ ይተኛሉ ማለት ነው። ቆየት ያለ ሙዚቃ እና በዚህ ምክንያት ነው የሚለያዩ ብቻ ሰው ከሰው ይለያያል ለማለት ነው ሰው ለሰው ይለያያል አብዛኛው ሰው እንደዚህ አይነት ሙዚቃ አይወድም በጣም እየጮኸ ምናምን በጣም ትልቅ የሆነ ጩኸት ያለው ሙዚቃ አይወድም ሊተኛ ሲል ትንሽ የሆነች ድምጽ ያለችውን ሙዚቃ ነው የሚወድ ክላሲካል የሆነች ትንሽ የምታረጋጋውን ሙዚቃ ነው ከፍቶ የሚተኛና አብዛኛው ሰው ያው የሚጠቀመው ይሄን ይመስለኛል በተለይ ህፃናቶች እንዳልኩት ክላስሲካል ነው የሚጠቀሙ እንቅልፍ የሚያመጣ ክላሲካል ማለት ነው ሁሉን ነገር እንዲረሱት ለአእምሮ የሚመች ክላሲካል ነው የሚጠቀመው ማለት ነው። እና አብዛኛው ሰው እንደዛ ነው አንዳንዱ ደግሞ ምንም ሊተኛ ሲል ምንም አይነት ድምጽ የማይሰማ አለ ምንም አይነት ሙዚቃ የማይወድ ምንም አይነት ድምጽ የማይሰማ አለ ደግሞ አንዳንዱ ማለት ነው የሚገርም ባህሪ ያለው አለ እና በዛ ምክንያት ሰው ሁሉ እንደየማህበረሰቡ እንደየሰው ባህሪ ይለያያል ብዬ አስባለሁ

ከፀሀይ እንዴት ትጠበቃለህ? ከፀሀይ የምትጠበቀው አብዛኛው ጊዜ በቤት ውስጥ በመሆን ወይም ደግሞ ጥላ በመያዝ እንዲሁም ደግሞ ከራሴ ላይ ለምሳሌ ውሃ ነገር ታጥቤ ሸወር ወስጄ በመውጣት ፀሀይ ሰውነቴን ቆዳዬን እንዳይጎዳው አደርጋለሁ ማለት ነው እንዲሁም ደግሞ በብዛት የምጠቀመው መኪና እጠቀማለሁ መኪና ውስጥ በመግባት ሊሆን ይችላል እንዲሁም ደግሞ ካፌ ውስጥ ደግሞ ወይ ምግብ ቤት ውስጥ ፀሀዩ እስኪያልፍ ድረስ እዛ ውስጥ ቁጭ ብዬ ጊዜዬን ጊዜውን ማሳለፍ እወዳለሁ ማለት ነው እስኪቀዘቅዝ ድረስ ማለት ነው አብዛኞቻችን እኛ ሀገር ላይ ምንም አይነት ጥላ ነገር የለም በረሃም ነገር ስለሆነ የምን የምናሳልፈው የፀሀዩን ጊዜ ቤት ውስጥ በመቀመጥ ነው ቤት ውስጥ ተቀምጠን ቆልፈን ቤታችን በመቀመጥ ወደ ውጭ ባለመውጣት ነው አብዛኛው ጊዜ አልጋችን ለይ ሆነን ነው የፀሀይን ጊዜ የምናሳልፈው ማለት ነው ስራ ላይ ከሆነ ደግሞ ከስራ ቦታ ውስጥ ከስራ ቢሮ ውስጥ ሳንወጣ እዛ ውስጥ ተቀምጠን እስከ ማታ ድረስ እዛ ውስጥ እንቆያለን ማለት ነው ትምህርት ቤት ስንሆን ደግሞ ያው ትምህርት ብንለቀቅም ትምህርት ብንጨርስም እዛው ፀሀዩ እስኪያልፍ ድረስ እዛው ትምህርት ቤት ውስጥ ላይ ወንበራችን ላይ ቁጭ ብለን እናሳልፈዋለን ማለት ነው እና በብዛት በዚህ መልኩ ነው የምንጠብቅ ደግሞ አንዳንዴ የማደርገው አማራጭ ከሌለኝ መህድበት ቦታ ካለ ግዴታ ከሆነ የሚሄጂው ቦታ ምን አደርጋለሁ ኬፕ እለብሳለሁ ኮፍ ኮፍያ ለብሼ እሄዳለሁ ማለት ነው ኮፍያ ኮፍያ ፊቴን ወይም ራሴን አካላቴን ከፀሀይ ስለሚጠብቅልኝ ከላይ የሚመጣውን ፀሀይ በኮፍያ ትንሽ እንዲከፈለኝ አደርጋለሁ ማለት ነው እንትን እንዳይለኝ ወደ ራሴን እንዳይመተኝ እና እንዳይታመም በዛ እጠብቃለሁ ማለት ነው ወይም ደግሞ እጄን በመከለል ግንባሬ ላይ በማድረግ ፀሀዩ ፊቴን እንዳይመታኝ አደርጋለሁ ማለት ነው እንደዛ አድርጌ ከዛ ይከላከላል ወይም ደግሞ ቅባቶችን በመቀ በመቀባት ቅባት አብዛኛው ጊዜ የፅ ሀሪፍ ነው ለቆዳ ፀሀይ የሚከለክል አይነት ቅባት አለ ያን ቅባት በመቀባት ፊቴን ብቻ ሳይሆን እጄ እጆቼን እግሬን ምናምን ሰውነቴን አንገቴን አካባቢ በተለይ እነዛን ያንቀባት በምቀባት ከፀሀይ ለመከላከል እሞክራለሁ ማለት ነው አብዛኛው ወንዶች የሚያደርጉት ምንድነው ከቅባት ባሻገር ፀጉራቸውን ማሳደግ ነው ፀጉራቸውን በጣም ያሳድጉትና ወደ ፊታቸው ይመጣል ያ ፀጉራቸው ማለት ነው እና በዛ ምክንያት እንደ ኬፒ ይጠቀሙበታል እንደ ኮፍዬ ይጠቀሙበታል የፀጉራቸውን ብዛት ማለት ነው ሴቶች ደግሞ ምንድነው የሚያደርጉት ሂጃብ ነገር ይለብሳሉ ሂጃብ ወይም ደግሞ አሁን ላይ አልሀምዱሊላህ የለ የመጣው ኒቃብ ኒቃብ ያን አንዳንድ ሴቶች ያደርጋሉ ኒቃብ ይለብሳሉ እስከ አይናቸው ድረስ ኒቃቡን ይሸፍኑታል ማለት ነው ይሄ የጨርቁን እንዲሁም ደግሞ ሙሉ ፊታቸውን ደግሞ የሚሸፍኑ አሉ እነሱ በዚህ መልኩ ከፀሀይ ይጠበቃሉ ያው ከሙቀቱ ከሙቀቱ ባይጠበቁም ግን ከፀሀዩ በዚህ መልኩ ይድናሉ ብዬ አስባለሁና አመሰግናለሁ

ኮምፒውተር መጠቀም ትችላለህ? አዎ ኮምፒውተር መጠቀም እችላለሁ እንደውም ልጅ እያለሁ ትዝ ይለኛል ሰባተኛ ክፍል ጀምሮ ኮምፒውተር ተለማምጄ የሆነ ሰርተፊኬት ተቀብዬ ነው እስካሁን እዚህ ድረስ እስካሁን የቆየሁት ማለት ነው። ሰባተኛ ክፍል አንስቶ ኮምፒውተር እንዴት መጠቀም እንዳለብኝ በደንብ አውቃለሁ በደንብ አድርጌ ላብራራ እችላለሁ። አሁን ለምሳሌ እነ እዳ የለን የሆነ ማብሪያና ማጥፊያ አለው። ያንን እናበራለን ከዛ ደግሞ የ የዲስክቶፑን እንትኑን አለ አይደል ቲቪውን ያንን እናበራለን ኦን እና ኦፍ እናደርጋለን ከዛ በኋላ እንቆያለን ከዛ ዊንዶው እስኪጀምር ድረስ አድርጎ ያመጣዋል ማለት ነው። ከዛ በኋላ ትንሽ ስታክ እያደረገ የሚያስቸግረን ከሆነ ሪፍሬሽ ሪፍሬሽ እያደረግን እንጠቀማለን ማለት ነው። ከዛ በኋላ በስተክክል ይሰራልና በስተክክል መጠቀም እንችላለን። ለምሳሌ ጎግልን መጠቀም ከፈለግን ጉግልን ከፍተን የፈለግነውን ነገር ጽፈን ለምሳሌ ስለ ሂሳብ ትምህርት የምንፈልገውን ነገር ጽፈን ከዛ በኋላ ዝርዝሩን መቀበል እና ማየት ማለት ነው። ከፈለግን በስልካችን ማስተላለፍ እንችላለን በኬብል ወይም ደግሞ በፍላሽ ደዉሎድ ያደረግነው ቪዲዮ ማለት ነው። እና ብዙ ዝርዝር አለው እስከዚህ አመሰግናለሁ

የጠዋት ወይስ የማታ ሰው ነህ ለተባለው አዎ እንኳን አብዛኛው ጊዜ የጠዋት ሰው ነኝ ብል ደስ ይለኛል። ምክንያቱም ዛሬ ብቻ ነው እንጃውን አለጋዬ ላይ ያለው አብዛኛውን ጊዜ ጠዋት ጠዋት ወደ አስራ አንድ ሰዓት ተነስቼ ወደ መስጊድ ሄጄ። ከዛ በኋላ ነው ጊዜን አሳልፌ ማቀራቸውን ልጆችም ቁርአን አስቀርቼ ምን ብዬ ከዛ በኋላ ወደ ዶርሜ የምመጣ ማለት ነው። ከዶር ወደ ዶርሜ ከመጣው በኋላ አልተኛም ቀጥታ ከዶርሜ ወደ ካፌ እሄዳለሁ ማለት ነው። የሆነ ስራ ለመስራት ምግብ ለመመገብ ከዛ በኋላ አልተኛም እንቀሳቀሳለሁ ትምህርት ሊሆን ይችላል የተለያየ ቦታዎች ሊሆን ይችላል ወክ ሊሆን ይችላል ወይም ደግሞ ስልክ በመጠቀም ሊሆን ይችላል እና አብዛኛውን ጊዜ የማጠፋ ጠዋት ነው። ጠዋት እኔ ብዙ ስራ አለኝ ብዬ አስባለሁ እና በዛ ምክንያት የጠዋት ሰው ነኝ ብል። ደስ ይለኛል። እንዲሁም በከፊሉ ደግሞ የማታ ሰው ነኝ አዎ የማታ ሰው ነኝ እንዲሁም ማታ በጊዜ አልተኛም ምን አደርጋለሁ? ላይብረሪ እሄዳለሁ መጀመሪያ መስጂድ እሄዳለሁ መስጂድ ከሄድኩ በኋላ የሆነ ኪታብ ነገር እቀራና ያን ነገር የተማርኩትን ኪታብ። ትንሽ ከልስና እዛ በኋላ ወዴት አይደለሁ እራት ልበላ አይደለሁ? ከግቢ ውጭ እዛ ከግቢ ውጭ እራት ከበላሁ በኋላ እመለስና ወደ ዶርም እመጣለሁ እዛ ትንሽ ቆይቼ ላብ የሚባል ቦታ አለ እዛ የማነብበት ቦታ እሄዳለሁ። ከዛ እስከ አምስት ሰዓት ምናምን ቆይቼ እመጣለሁ ስለዚህ የሆነ በዚህ ምክንያት የጠዋትም የማታም ሰው ነኝ ብል ደስ ይለኛል። ግን ጠዋት ብዙ ነገር እሰራለሁ። የጠዋት የጠዋት ሰው ነኝ ምክንያቱም ጠዋት ቶሎ ተነስቼ አስፈላጊ ስለሆነ ማለት ነው። ጠዋት ትምህርት ልስፈልግ ጠዋት ነው የምንነሳ ስራ ልሄድ ስፈልግ ጠዋት ነው የምንነሳ። ማንኛውም ነገር አስፈላጊ ነገራቶችን ላይደርግ ስፈልግ ጠዋት መነሳት ግድ ይለኛል። ጠዋት የማይነሳ ሰው ቀኑን ሙሉ እያስጠላው እየደበረው ስለሚውል ያን ስለማውቅ ጠዋት ተነስቼ ሰግጄ የፈለኩትን ነገር አድርጌ እንደገና የምመለሰው ማለት ነው። አብዛኛው ጊዜ ከሰአት እተኛለሁ ከሰባት ሰዓት አንስቶ እስከ አስር ሰዓት አካባቢ እንቅልፍ ልተኛ እችላለሁ። ያ ማለት የጠዋት ጠዋት ሳልተኛ ከሰአት እተኛለሁ ማለት አይደለም ከሰአት ልተኛ እችላለሁ ነው። ያልኩት ልተኛ እችላለሁ ግን አብዛኛው ጊዜ በስራ ነው እየተወጠርኩ ያለ አሁንም ተፈታኝ ስለሆንኩኝ ኤግዚት ስላለብኝ የዩኒቨርሲቲ ተማሪ ስለሆንኩኝ ያ ኤግዚት እየመጣብኝ እየተቃረበ ስለሆነ። አብዛኛው ጊዜ የማደርገው ያው ብዙ ነገራቶች አሉ። አነባለሁ ምን እላለሁ ሪሰርች ምናምን እጽፋለሁ ሳምፕል ደግሞ ለመስራት አሁን ደግሞ ልወጣ ነው ወደ ፋርም ምናምን ማለት ነው። እና ይሄን ወይ የኔ ውሎ እናንተ ጋር አዲስ ውሎ ካለ ብታሳውቁኝና ብንነጋገር ደስ ይለኛል። የጧቱ ወይስ የማታ የሚለውን ማለት ነው።

ቤትህን እንዴት ታስውባለህ? አዎ ቤቴን የማስውበው በማጽዳት በመጠረግ እንዲሁም ደግሞ ቀለም በመቀባት የተለያዩ ነገራቶችን አበባ በማምጣት ሊሆን ይችላል እንዲሁም ደግሞ ሽቶ በመቀባት ሊሆን ይችላል። ግድግዳዎችን ጣራዎችን የተለያዩ ቦታዎችን በመጥረግ እና ደግሞ በማጠብ በሳሙና በማጠብ ቀለም በመቀባት የተለያዩ ዲኮሮችን በማምጣት ለምሳሌ እንዲሁም ደግሞ የተለያዩ ቅርጻ ቅርጾችን በማምጣት የሚያስውቡ ቅርጻ ቅርጾችን መጅሊሶችን በማምጣት የሚሰቀሉ ደግሞ እንትኖችን ጽሁፎችን በመምጣት በተለያየ ሁኔታ የተጻፉ በሚያምር ሁኔታ ያሸበረቁ የሆኑትን ስዕሎች የአበባ ስዕሎች በመስቀል ግድግዳው ላይ በመስቀል እንደዚህ እንደዚህ እያደረኩኝ እኔ አብዛኛውን ጊዜ ቤቴን ለማስዋብ እሞክራለሁ ማለት ነው። እና እንዲሁም ደግሞ ጣራውን ማነው የቤቱን ደጃፍ በምን ታስውበዋለህ? የተለያየ ቀለም በመቀባት ለምሳሌ በሩን አስውበዋለሁ ቀለም እየቀባው የአረጓዴ ቀለም ወይም ደግሞ የሆነ ግራጫማ የሆነ ቀለም እየቀባው የተለያየ የሚያምር የሆነ ለአይን የሚስብ ማራኪ የሆነ ቀለም እየቀባው ቤቱን ለማስዋብ እሞክራለሁ ማለት ነው። በብዛት የምጠቀመው ግን እነዚህ እንትኖችን ነው አበቦችን ነው አበቦችን አመጣና በየቦታው አስቀምጣቸዋለሁ በቤቴ ውስጥ ማለት ነው የአበባ ስዕል ሊሆን ይችላል እንዲሁም ደግሞ አበባ ራሱ ሊሆን ይችላል አበባ የአትክልት ቦታ የነቀልኩትን አበባ ወይም የገዛውትን አበባ አምጥቼ ሊሆን ይችላል ቤቴ ውስጥ በማስቀመጥ ውሃ ላይ በማስቀመጥ እንዲያድግ በማድረግ ያን አበባ እያዩ ሰዎች እንዲማረኩ እኔም ደግሞ ደስታ እንዲሰማኝ አደርጋለሁ ማለት ነው። እንዲሁም ደግሞ ላስውበው የምችል ምንድነው? መስኮቶቹ ለምሳሌ መስኮቶቹን በማጽዳት የመስታወት መስኮት በማድረግ መስታወት መስኮት ታደርግና ቤትህን እዛ በማጽዳት ውጩዉን እያየህ እንድትደሰት በማድረግ በሩን ደግሞ እንዲሁ እንደገና በመቀየር በመስታወት በር በመቀየር ውጩን እያየህ ውጭ ያለውን ነገር እያየህ ልጆች ሲጫወቱ ወይም ደግሞ ከአካባቢህ ወንዝ ምናምን ካለ ያን ወንዝ እያየ ደስተኛ እንድትሆን በማድረግ በማለት ያን መስታወት ታደርጋለህ ማለት ነው። እንዲሁም ደግሞ መስታወቱ ላይ መጋረጃ መጋረጃ በማድረግ የተለያዩ መጋረጃዎቹን መስታወት ላይ በማድረግ የተለያዩ የሚያጌጡ መጋረጃዎችን የሚያምሩ በተለያየ ከለር በአረንጓዴ ሊሆን ይችላል በሮስ ከለር ሊሆን ይችላል በቀይ ከለር ሊሆን ይችላል ያን በመጠቀም ያው መስታወቶች ላይ እንትን ማድረግ መስታወት መጋረጃ ማድረግ ያ ትልቅ የሆነ ደስታን ይሰጣል ማለት ነው። እርካታን ይሰጣል የአእምሮ እርካታን የአእምሮ እርጋታን ይሰጣል ማለት ነው። እና በዚህ መልኩ እኔ ቤቴን አስወበዋለሁ እናንተስ ቤት መልኩ ቤታችሁን ታስዉባላችሁ? ይሄ ለእናንተ ጥያቄ ነው። አብዛኛው ግን እኔ የማውቀው ማህበረሰብ ቤቱን የሚያስውበው በተለይ እኛ ጋር ኢትዮጵያዊ ጋር ቤቱን ሊያሱበው የሚችለው ሊያሱብ የሚችልበት መንገድ ምንድነው? ቀለም በመቀባት ነው የተለያየ ቀለም እየቀባ ቤቱን ያሱባል ቤቱን ያጌጣል ያሸበርቃል በዛ መልኩ ጊዜ ያሰልፋል ማለት ነው። በተለይ አመት በዓል ሲመጣ ሁሉ ነገር ይቀየራል እንደ ቤቱ የቤቱ ያለው እቃዎች ይወጣሉ በአዲስ እቃ ይተካል የተለያዩ አዳዲስ የሆኑ እቃዎች ይመጣሉ ሶፋዎች ይተካሉ የአልጋ አልጋዎች ይወጣሉ አሪፍ አልጋ ይመጣል እንደገናም ደግሞ የአልጋ ልብሶች የአንሶላ ልብሶች ይመጣሉ የድሮዎች ይወጡና የታጠቡት ወይም ደግሞ አዲስ የተገዙት አንሶላዎች እየመጡ እንትን ይላሉ ማለት ነው። ይገባሉ እዛ ውስጥ እና እንትን ይላሉ ይቀየራሉ በዚህ ምክንያት ያው ቤታቸውን ለማስዋብ ይጥራሉ በበዓል ጊዜ ማለት ነው። እንዲሁም ደግሞ በምርቃት ጊዜ ልጆቻቸው በሚመረቁ ሰዓት ምን ያደርጋሉ? አብዛኛው ጊዜ ኬክ ያመጣሉ አበባ ነገር እንዲሁም ደግሞ ዲኮር እንደዚህ እንደዚህ ነገር ቤት ላይ በመትከል እንትኑ በርዝዴው ወይም አመት በዓሉ እንትኑ እንዲያልፍ ያደርጋል ልደቱ እንዲያልፍ ያደርጋል ማለት ነው። በልደት ሰዓት በአመት በዓል ሰዓት ቤቱ በተለየ ሁኔታ ሊቀየር ይችላል ሊያምር ይችላል ማለት ነው። እና እንዲሁም የተለያዩ ሰዎችን በመጋበዝ ቤቱ እንዲያምር ይደረጋል ማለት ነው ቤቱ እንዲውብ ይደረጋል። ሰዎች ቆንጆ ቆንጆ ቀልድ ያላቸው ሰዎች እየመጡ ሲጫወቱ ጨዋታ ሲፈጥሩ የተለያየ ጨዋታ ሲያመጡ ቤታችን በዚህ መልኩ እና እሱባለን ማለት ነው ደስ የሚል ቤት እንዲሆን እናደርገዋለን ቤታችንን ማለት ነው። እንዲሁም ሽቶ በመቀባት ጥሩ እዛ ቤት ውስጥ ስንገባ ጥሩ ጠረን እንዲሸተን ማድረግ ይቻላል ማለት ነው። እና ይሄ ነው ያለኝ አመሰ

የትኛውን ወቅት ትወዳለህ? እኔ የምወደው ወቅት ቢኖር የጠዋቱን ክፍል ነው የጠዋቱ ክፍል ከአሥራ አንድ ሰዓት እስከ ሁለት ሰዓት ያለው የጧቱ ክፍል ያ ወቅት በጣም ደስ ይለኛል ማለት ነው ሲቀጥል ደግሞ የምወደው ወቅት እንደኔ ከአስር ሰዓት እስከ አስራ አንድ ሰዓት ያለው ወቅት በጣም ደስ ይለኛል ምክንያቱም ሙቀት ሞቃታማ አይደለም እንዲሁም ደግሞ ቀዝቃዛማ ስላልሆነ በዛ ሰዓት የተለያዩ ነገራቶችን የተለያዩ ደስ የሚሉ ነገራቶችን እንሰራለን ለምሳሌ ዋክን ዎክ እናደርጋለን እንንቀሳቀሳለን እንቅስቃሴ እንወጣለን እንዲሁም ከጓደኞቼ ጋር ከጓደኞቻችን ጋር እየተንቀሳቀስን የተለያዩ ቦታዎችን የተለያዩ የሚያምኑ ቦታዎችን በእግራችን ብቻ ምንም መኪና ሳንጠቀም ተሽከርካሪ የተለያዩ ተሽከርካሪዎችን ሳንጠቀም በእግራችን ብቻ እየወራን ብዙ መንገድን መጓዝ እንችላለን ማለት ነው እና ከአስር ሰዓት በኋላ ያለው አንድ ሰዓት ሊሆን ይችላል ሁለት ሰዓት ሊሆን ይችላል እስከ ምሽቱ አምስት ሰዓት አካባቢ ያለው ድረስ ያው ደስ ይላል አየሩ ምናምን ንፋሳማ ስለሆነ ያ ጊዜ በጣም ደስ ይላል ብዬ አስባለሁ እና ያ ወቅት ወይም ያ ጊዜ በጣም ደስ ይላል እኔ ጠዋትን የመረጥኩበት ምክንያት ለምንድነው ጠዋት ሁሌም በአእምሮአችን ፍሬ ሆኖ ነፃ ሆኖ ሰውነታችንም እንደገና ጠንካራ ሆኖ ስለምንነሳ ስለምንነሳ ለስራ ተነሳሽነት ይኖረናል እና የጠዋቱ ክፍለ ጊዜ በጣም ደስ የሚል ክፍለ ጊዜ ነው ብዬ አስባለሁ እና ብቻ ከቀን ከጠዋት አንስቶ እስከ አስራ ሁለት ሰዓት ያለው ክፍለ ጊዜ በጥቅል ደስ ይለኛል ግን ለየት የማደርገው የጧቱን ክፍለ ጊዜ እና የማታውን ክፍለ ጊዜው ብቻ ለየት አደር አደርገዋለሁ ማለት ነው እና ይሄ ነው እኔ ጋር ያለ ስለ ወቅት ማለት ነው አብዛኛው ማህበረሰባችን ስንመጣ ደግሞ የሚወደው ወቅት የትኛው ነው ካላችሁኝ ከሁለት ሰዓት እስከ አስር ሰዓት ያለው የስራ ጊዜ ነው ለሱ ተወዳጅ የሚሆን ማለት ነው ምክንያቱም ብር የሚያገኝበት የተለያየ ስራ የሚሰራበት ከሰው ጋር የሚገናኝበት ማንኛውንም ስራ ማንኛውንም ትምህርትም ሊሆን ይችላል የሚማሩበት ከሁለት ሰዓት እስከ አስር ሰዓት ያለውን ጊዜ ነው እና አብዛኛው ማህበረሰብ ጋር ተወዳጅ የሆነ ወቅት የሆነው ጊዜ ያ ነው እኔ ጋር ተወዳጅ የሆነው ግን ወቅት ከጠዋትና ማታ ላይ ያለው ወቅት ብቻ ነው ምክንያቱም የሙቀቱን መጠን ደስ ስለሚል እርጋታ ስላለው ስለማይሞቅ በጣም መጠኑ ደስ ስለሚል ከጠዋት የጠዋቱ ክፍለ ጊዜ እና የማታው ክፍል ጊዜ በጣም ደስ ይለኛል ማለት ነው እና አብዛኛው ጊዜ እንደውም ደስ አይለኝም ያ ጊዜ ከሁለት ሰዓት እስከ አስር ሰዓት ያለው ስራ ካለ ደስ አይለኝም ያው በስራ ማሳለፉ ደስ አይለኝም እንጂ እኔ ምንም አይነት ጊዜ አልጠላም ሁሉንም ጊዜ እወዳለሁ ሁሉንም ሰዓት እወዳለሁ ግን ጊዜው የሚደረገው ነገር ግን ያስጠላኛል ማለት ነው እና በዛ ምክንያት ነው እኔ የእረፍት እረፍት ስለምወድ የጠዋት ክፍል ጊዜ እና የማታው ክፍል ጊዜ ደስ የሚሉኝ ስራ ምናምን ወይም ትምህርት ብዙም ስላልሆንኩኝ ስለማልወድ ነው በዛ ምክንያት ነው ይሄ ለኔ ተወዳጅ የሆኑት ማለት ነው እነዚህ ክፍለ ክፍለ ክፍለ ጊዜ ማለት ነው እና እንደዛ ነው አብዛኛው ጊዜ ተወዳጅ የሆነ ወደ ውጮች ስንመጣ ወደ ቻይና ወደ አሜሪካ ሀገር ስንመጣ እነሱ ሀገር ደስ የሚላቸው ክፍለ ጊዜ የት ሆኖ የሰራ ጊዜ ነው በተለይ ቻይና ደስ የሚላት ከሁለት ሰዓት እስከ አስር ሰዓት ያለው የስራ ጊዜ ለነገሩ እሷ ሁሌም ቢሆን ደስተኛ ናት ምክንያቱም ስራ ላይ እየሰራች ስለሆነ አእምሮዋን አእምሮዋን ጭንቅላቷን ቢዚ ላይ ያርግ ግለሰቦች ቢዚ ስላደረጉት ጭንቅላታቸውን ምንም እንደዚህ አይነት ችግር የለባቸውም እነሱ የደስተኛ ናቸው ስራ እየሰሩ ያሳልፉታል ማለት ነው እና በዛ ምክንያት እነሱ ተወዳጅ ጊዜ ነው ያን ነው ማለት ነው ለእኛ ግን ለኢትዮጵያውያን ተወዳጅ ጊዜ ከጠዋት እስከ ሁለት ሰዓት ወይም ደግሞ ከአስር ሰዓት እስከ አስራ ሁለት ሰዓት ያለው ጊዜ ነው ለአብዛኛው ወጣቶቻችን ተወዳጅ ጊዜ የምንለው ማለት ነው አንዳንድ ለአብዛኛው ማህበረሰብ ግን እንደ ማህበረሰብ ትልቅ ለትልቆች አብዛኛው ለወጣቶች ለትላልቆች ከሁለት ሰዓት እስከ አስር ሰዓት ያለው ጊዜ ደስታን ይሰጣቸዋል ብዬ አስባለሁ ማለት ነው ምክንያቱም የሰራ ጊዜ ገንዘብ የሚያገኙበት እቃ የሚሸቱበት የሚለውጡበት ወደ ሌላ ሀገር ወደ ሌላ ሀገር የሚልኩበት ጊዜ ስለሆነ ሰው ጋር ከሚወዱት ሰው ጋር የሚገናኙበት ሰዓት ነው ብዬ አስባለሁ ከሁለት ሰዓት እስከ አስራ ሰዓት እና ያን ጊዜ እነሱ ይመርጣሉ ብዬ አስባለሁ ማለት ነው መምህሮችም እንዲሁ ወደ ስራ የሚሄዱበት ኢንጂነሪንጎችም እንዲሁ ወደ ወደሚሰሩት ፎቅ የሚሄዱበት ወደ ግንባታቸው የሚሄዱበት ዶክተሮችም ለማከም የሚሄዱበት ሰዓት ከሁለት ሰዓት እስከ አስር ሰዓት ያለው ጊዜ ነው ማለት ነው እና ለእኛ ግን ስራ ለለለነ ለወጣቶች ይሄ ጊዜ በጣም ያስጠላናል በጣም ያስጠላናል ስራ ያለበት ጊዜ አንወድም

ምን አይነት ጫማ ትወዳለህ? እኔ ምወደው ጫማ እንኳ ስኒከር ጫማ በጣም እወዳለሁ ስኒከር ጫማ በተለየ መልኩ ቀለም ያለው በጣም የሚያምር የሚያበረቀርቅ ቀይ ቢሆን ራሱ በጣም ደስ ይለኛል ስኒከር ጫማ እወዳለሁ ከዛ በኋላ ደግሞ አንበሳ ጫማ ቆዳ ጫማ ማለት ነው አንበሳ ጫማ ማለት ያንን በጣም እወዳለሁ። ሲቀጥል ደግሞ ስልቴክስ የሚባል አለ እንደ አንበሳ ጫማ ሆኖ ከሱፍ ጋር የሚለበስ ያንን በጣም ነው የምወደው። ሲቀጥል ደግሞ የኳስ ጫማዎች አሉ እነሱንም በጣም እወዳቸዋለሁ። እና የተለያዩ ጫማዎችን እወዳለሁ ማለት ነው የማልወደው ጫማ አይነት ቢኖር ምንድነው? ፍላት አይመቸኝም ፍላት ጫማ በጣም ያስጠላኛል። በጣም ቁመቴም አጭር ስለሆነ በጣም ዝቅ ስለሚያደርገኝ እናም ደግሞ ለመሬት ቅርብ ስለሆነ እግሬን የተለያዩ እሾህሆችም ሆነ ጠርሙስ የሆነ ሚስማር ነገር በጣም ቅርብ ነውና በጣም የኔ ሹልቴክስ እንትን ነገር አልወድም የፍላት ጫማዎች በጣም ያስጠሉኛል። እኔ ደስ የሚሉኝ ተለቅ ያሉ እንደ ጆርዳን ስሪ ምናምን እንደዚህ አይነት ጫማዎች ትላልቅ ጫማዎች ለምሳሌ እንደ ታኬታ አይነት ጫማዎች እንደ አንደር አርመር አይነት ጫማዎች ትላልቅ የሆኑ ጫማዎች ከፍ የሚያደርጉ ጫማዎች በጣም ደስ ይሉኛል ማለት ነው። እና አብዛኛው ጊዜ የምጠቀመውም ጫማ እንደዚህ አይነት ነው ደስ ስለሚለኝ ማለት ነው። ያለበለዛ ግን እንደዚህ ታኬታ እንትን ምናምን ይሄ ፍላት ሲቀጥል ደግሞ በጣም ሸራ ጫማ እንደዚህ አይነት ጫማዎች በጣም ደስ አይሉኝም። ሲቀጥል ደግሞ ስሊፐር ጫማ በጣም እወዳለሁ። ስሊፐር ጫማ አሁን አዳዲስ የመጡ ስሊፐር ጫማዎች አሉ በጣም የሚያምሩ ልብስ ጋር የሚሄዱ በቃ ውድ የሆኑ ዋጋቸው በጣም ውድ የሆኑ ጫማዎች አሉ እነሱ በጣም ደስ ይሉኛል። እንዲሁም ደግሞ ሌዘር ጫማ ሆኖ ክፍት የሆነ ጫማ በጣም ደስ ይለኛል ለጀለብያ መላበሻ አይነት ጫማ ምናምን እንደዚህ አይነት ጫማ በጣም ደስ ይሉኛል ማለት ነው። እኔ ጋር ተወዳጅ ናቸው እንደዚህ አይነቶች ጫማ ማለት ነው። እና እስቲ የተለያዩ ጫማዎች አሉ የምወደው እኛ ማህበረሰብ ጋር ስንመጣ ደግሞ እኛ ማህበረሰብ ጋር ብዙ አይነት ጫማ ይለብሳሉ ለምሳሌ ቆዳ ጫማ ይለብሳሉ። እንዲሁም ደግሞ በጣም የገጠር ጋር የሚለበሰው የሆነ ጫማ አለ የሆነ አንድ ጎማ ጫማ የሚባል አለ የሆነ ክፍት ክፍት የሆነ ላዩ ማለት ነው ክፍት ክፍት የሆነ ኮሬ ጫማ የሚባል አለና ብዙ አይነት ጫማ አለና እንደዚህ አይነት ጫማ ይጠቀማሉ አብዛኞቹ ማለት ነው ህፃናቶች የሚጠቀሙት ደግሞ ደስ የምትል ጫማ ናት። ሲጥ ሲጥ የምትል ያ ማለትም የሆነ ድምጽ የሚያስወጣ ሙዚቃ ያላት ክላሲክ ያለው ጫማ ህፃናቶችን የሚያስቅ አይነት ጫማ። አለ እሱ ለህፃናቶች የሆነ ጫማ ነው በጣም ይወዱታል ሴትም ሆነ ወንድም ሆነ ህፃናቶች በጣም ትንሽዬ የሆኑ ከሶስት አመት እና ከሰባት አመት በታች የሆኑ ልጆች በጣም የሚወዱት አይነት ጫማ ነው ማለት ነው። እንደዛ አይነት ጫማ ወደ ትላልቆች ስንመጣ ደግሞ አዋቂዎች አብዛኛው ጊዜ ስኒከር ጫማ ይወዳሉ በጣም ጆርዳን ስሪ ሊሆን ይችላል እንዲሁም ደግሞ የተለያየ አንደር አርመር እንዲሁም ደግሞ በቃ ደስ የሚሉ ኤርፎርስ ምናምን ሊሆን ይችላል እንደዚህ አይነት ጫማ ወጣቶች ይወዳሉ ማለት ነው። ሲቀጥል ደግሞ ሽማግሌዎች ስንመጣ ሽማግሌዎች አብዛኛው ጊዜ ሹልቴክስ ነው የሚወዱ አንበሳ ጫማ ቆዳ ጫማ ይወዳሉ እነሱ በጣም ደስ ይላቸዋል ማለት ነው። ሴቶች ደግሞ ስንመጣ ሴቶች የሆነ ክፍት የሆነ ጫማ ደስ ይላቸዋል በጣም እግራቸውን የሚያሳይ ለስለስ ያለ ጫማ እንደዛ ነገር በጣም ይወዳሉ ብዬ አስባለሁ ሴቶች ማለት ነው። አሁን አሁን ሴቶች ኤር ፎርስ ምናምን መልበስ ጀምረዋል ምን ሊያደርግላቸው እንደሆነ አናውቅም እንደዚህ አይነት ጫማ ይለብሳሉ። አንዳንድ አንዳንዶች ደግሞ እንደዚህ ቋቋ ጫማ ይመቻቸዋል የደረጃ ጫማ ቋቋ እያለ የሚሄድ እንደዚህ አይነት ጫማ በጣም አድርገው ነው የሚወዱና። ብቻ የሰው ልጅ የተለያየ አይነት ምርጫ አለው። ሴቶችም ሆነ ወንዶችም የተለያየ ምርጫ አላቸው ብዬ አስባለሁ። እና እኔ ጋር ያለው ይሄ ነው። ምርጫው ይሄ ነው ሽፍን ጫማ ስኒከር ጫማ ነው የምወድ ብያለሁ እኔ ጋር ሌላ አይነት ጫማ አይመቸኝም። እንዲሁም ደግሞ ቆዳ ጫማ ትላልቅ የሆነ ቆዳ ጫማ ደስ ይለኛል ቁመትን ከፍ የሚያደርግ ቆዳ ጫማ ደስ ይለኛል እንጂ ሌላ አይነት ጫማ እኔ ደስ የለኝም ማለት ነው። ፍላት ጫማ ወይም ሸራ ጫማ እንዲሁም ደግሞ ቆዳ ጫማ በጣም ያስጠሉኛል እኔ እንደዚህ አይነት ጫማ አልወድም። አሁን አሁን አዲስ የመጡ እነ ኤርፎርስ አሉ እነ ጆርዳን ስሪ በቃ የሚያምሩ የሚያምሩ ጫማዎች አሉ በጣም ላይን የሚስቡ ማለት ነው። እንደ ለምሳሌ እንደ ሃይላንደራ አከባ ሃይላንደር አይነት ጫማ ምናምን እንደዚህ አይነት ጫማዎች በጣም ደስ ይሉኛል ማለት ነው። ጆርዳን ፎር ጆርዳን ፎር ይመቸኛል ምናምን ነገር እንደዚህ አይነት ጫማዎች በጣም ደስ ይሉኛል ማለት ነው። እኔ በጣም የምወደችው ጫማዎች ናቸው። ነጭ ጫማ ቢሆን ራሱ ደስ ይለኛል ነጭ ቀይ የአረንጓዴ ቀይ በሁሉም ከረን እኔ በጣም ይመቸኛል ይመቸኛል ማለት ነው። አመሰግናለሁ

ወደ ስራ በሰአቱ ትደርሳለህ? አዎ እኔ አብዛኛው ጊዜ ወደ ስራ በሰአቱ እደርሳለህ ምክንያቱም ጠዋት ተነስቼ ስለምሄድ። ጠዋት ከተነሳ ደግሞ በስራ በሰአቱ ስራ መድረስ ትችላለህ እና በሰአቱ ስራ ለመድረስ ጠዋት መነሳት ያስፈልጋል ማለት ነው። ጠዋት ካልተነሳችሁ በሰአቱ ስራ አትደርሱም። እና በዛ ምክንያት እኔ ጠዋት ስራ ሁል ጊዜ በሰአቱ ደርሳለሁ ማለት ነው። ሁለት ሰዓት ተነስቼ ማነው? አስራ ሁለት ሰዓት ተነስቼ አንድ ሰዓት ተኩል ወይም አንድ ሰዓት ከ አርባ አካባቢ ስራ ለመድረስ እሞክራለሁ ማለት ነው። እና በዛ ምክንያት እንቀሳቀሳለሁ። በጧቱ ተነስቼም በጧቱ ደርሼም ቶሎ ብዬ ወደ ቤት። ወደ አስራ ሁለት ሰዓት አካባቢ ቶሎ ስራዬን ጨርሼ ለመመለስ እሞክራለሁ ማለት ነው። እንደዛ አይነት ነገር አለ። እኛ ባህል እኛ ባህል ቶሎ መኪና ቶሎ ባስ ለመሳፈር ስንል ቶሎ ብለን አስራ ሁለት ሰዓት ላይ ተነስተን ነው ባስ የምንይዘው እና ከዛ በኋላ የምንቀጥለው ማለት ነው። በዛ ምክንያት ህይወታችንን እየገፋን ነው ያለነው ማለት ነው። እኛ ተማሪዎች አመሰግናለሁ

ጥላ ወይስ ፀሀይ ትመርጣለህ? እረ እንኳ ጥላ በጣም ነው የምወድ ፀሀይ የምወደው ጠዋት አካባቢ ሲሆን የጠዋት ፀሀይ ለምሳሌ ከአንድ ሰዓት እስከ ሶስት ሰዓት ያለው ፀሀይ ከሆነ በጣም ደስ ይለኛል ትንሽም ፀሀይ ላይ ሆኜ በመመታት አሳልፈዋለሁ ማለት ነው። ቫይታሚኒክስ በመውሰድ ግን ወደ ከሰአት አካባቢ ከአምስት ሰዓት በኋላ ያለው ፀሀይ በጣም ከባድ ስለሆነ። እኔ ፀሀይ ላይ አብዛኛው ጊዜ አልቀመጥም የምቀመጥ ከሆነ የተለያዩ በሽታዎችን ድብርቶችን ሊያመጣብኝ ስለሚችል እንዲሁም ደግሞ የሰውነት ትኩሳት ስለሚያመጣብኝ ከሰአት አካባቢ ከአምስት ሰዓት በኋላ ፀሀይ ላይ አልሆነም ማለት ነው። እና ፀሀይ በጣም እንደ ጀነራል የጧዋት ፀሀይ ብቻ ነው እንጂ ያስጠላል ፀሀዩ በጣም የሚያስጠላ ፀሀይ ነው ያለው። ስለዚህ ፀሀይ ላይ እኔ አልወድም ፀሀይ ላይ መሆን አልመርጥም ግን ከአስር ሰዓት በኋላ አብዛኛው ጊዜ ፀሀይ ላይ እሆናለሁ አዎ ፀሀይ ላይ እሆናለሁ። ምክንያቱም የአሥር ሰዓት ፀሀይ ችግር ስለሌለው ስለማያቃጥል ደስ ስለሚል እንዲሁም ወክ እንወጣለን በዛ ሰዓት ወክ እየወጣን ወክ እየወጣን ወደተለያዩ ቦታዎች እንንቀሳቀሳለን እንጂ እኛ እንኳን ብዙም ፀሀይ አንመርጥም። ፀሀይ ትንሽ አዳጋች ስለሆነ ለሰውነት ለአእምሮ በጣም መጥፎ ስለሆነ የድካምን ስለሚያመጣ ውሃ ጥማትን ረሃብን እንደዚህ እንደዚህ አይነት ነገራቶችን ስለሚያመጣብኝ እኔ ፀሀይ አልወድም ማለት ነው ፀሀይ አልጠቀምም ከይቅርታ ጋር ማለት ነው። ጠዋት ብቻ ነው የምትጠቀም አብዛኛው ጊዜ ልጅ እያለሁ አይታችሁ እኮ ልጅ እያለሁ ወይም ደግሞ ልጆቻችን ሲወለዱ ምን ያደርጋሉ? እናቶቻቸው ፀሀይ እንዲመቱ ያደርጋሉ ቅባት ይቀቡና ቫዝሊን ይቀቡና ቫዝሊን ይቀቧቸውና በደራቁ ታቸውን አድርገው ላይ ጠዋት ያስቀምጧቸዋል ማለት ነው ያ ለምንድነው የሚጠቅማቸው? ለአጥንት ጥንካሬ እንዲሆናቸው በማለት ፀሀይ ያስመቷቸዋል ማለት ነው እንደዛ አይነት ነገር አለ። እኛ ላይ ግን አሁን ትልቆች ስለሆንን ፀሀይ አያስፈልገንም ሰውነታችን ጠንክሮ አጥንታችን ጠንክሮ ስላደገ ምንም አይነት ፀሀይ አያስፈልገንም ማለት ነው። ነገር ግን ልጆች ፀሀይ ያስፈልጋቸዋል በዛ መልኩ በቅባት መልኩ በምን መልኩ እያደረጉ? እናቶቻችን አሳድገውናል ማለት ነው አሁን ግን ምንም አይነት ፀሀይ አያስፈልግንም። ቢያስፈልግንም ብንጠቀምም የጧዋቱ ፀሀይ ነው እንጂ እስከ ሶስት ሰዓት ያለው ፀሀይ ብቻ ነው እንጂ። ከዛ በኋላ ምንም አይነት ፀሀይ አያስፈልገንም እኛ ቤታችን ውስጥ ገብተን ፀሀዩን ማሳለፍ ይጠበቅብናል ብዬ አስባለሁ እንደኔ ሀሳብ ነው። አሁን ላይ ግን ከሶስት ሰዓት ጀምሮ እስከ አስር ሰዓት ላይ እስከ አስር ሰዓት ፀሀይ የሚመቱ። አሉ ያም የሚሆነው ስራ የሚሰሩ ከሆነ ፀሀይ ላይ የሚሰሩ ከሆነ ለምሳሌ ግንባታ ላይ የተሰማሩ ከሆነ ወይም ቁፋሮ ላይ የተሰማሩ ከሆነ መንገድ ማጽዳት ላይ የተሰማሩ ከሆነ እንዲሁም ደግሞ የሚያሰልፉ ከሆነ ለምሳሌ ሰዎችን ወደ መኪና እንዲገቡ ሰልፍ የሚያሲዙ ሰዎች ካሉ እንደዚህ አይነት ስራ የሚሰሩ የተለያየ ስራ የሚሰሩ መንገድ ላይ የተለያየ ስራ የሚሰሩ የሚሸጡ የሚለውጡ አይነት ሰዎች ከሆኑ ፀሀይ ሳይወዱ በግዳቸው ከሶስት ሰዓት እስከ አስር ሰዓት ያለውን ጊዜ በፀሀይ እየተደበደቡ ያሳልፉታል ማለት ነው። አንዳንድ ሰዎች ስንመጣ ለምሳሌ እየታችሁ ከሆነ ሁሌ ፀሀይ ላይ ሆነው ከሁለት ሰዓት እስከ አስር ሰዓት የሚያሳልፉ አሉ ግዴታ የሆነባቸው ማለት ነው በልማድም በምንም ለምዶት ማለት ነው ያ መሆን የለበትም። ፀሀይ ጥሩ አይደለም ለሰው ልጅ ፀሀይን መጠንቀቅ አለባችሁ ብዬ መከራችኋለሁ ማለት ነው። እንደኔ ማለት ነው እና ያ ነው እኔ ጋር ያለው ነገር ሌላ አይነት እንትን ካለ ማሳወቅ ይሆናል አመሰግናለሁ

ብስክሌት ትጋልባለህ አዎ ብስክሌት እጋልባለሁ ልጅ እያለሁ በተለይ በጣም ስነዳ ነበረ በጣም እወዳለሁ። ከተማ በመሄድ አንዳንድ ብር በማውጣት ብስክሌት እነዳ ነበረ ትዝ ይለኛል። ሲያለማምዱኝ መጀመሪያ ከኋላ ሆኖ እየገፉ አባቴ ወይም ደግሞ ሌላ ሰው እየገፋኝ ከኋላ ሆኖ ሲያለማምዱኝ ነበረ ማለት ነው። ብስክሌቱን እና በዛ ምክንያት ብስክሌት ስነዳ ነበር። በተለይ የኔ ወንድም ትንሹ ወንድም በጣም ይችላል ብስክሌት ከልጅነቱ ጀምሮ ተገዝቶለት ስላደገ ቤት ውስጥ ስለሚነዳ። በቃ እንትን ላይ የራሱ ሲያስነዳው አባቴ ብር ከፍሎ ሲያስነዳው በጣም ነበረ ሲነዳው የነበረ በጣም ተለቆ ሲነዳው ነበር እየተሽከረከረ እያሽከረከሩት ሲነዳ ነበረ ማለት ነው። እና የኔ ወንድም በጣም ይችላል ብስክሌት። እኔ ደግሞ በቃ ትንሽዬ ነው የምችለው አልችልም ማለት ይቻላል ምን ብስክሌት አልችልም ያን ያህል አይደለሁም እንደ ከወንድሜ አንፃር ማለት ነው። ጓደኞቼ ምናምን ብስክሌት በጣም ይችላሉ በጣም ይነዳሉ በጣም የተካኑ ነው ብስክሌት ላይ በጣም ጎበዞች ናቸው። እኔ ግን እንደዚህ ብስክሌት አልወድም አይሆንልኝም። ያን ያህል አይደለሁም ማለት ነው። እና ማህበረሰባችን አብዛኛው ጊዜ ብስክሌት የሚጋልበው ከሩቅ የሆነ ቦታ ሲሄድ ሲሆን ነው። ለምሳሌ እግር በእግር የሚያደክም ሲሆን በጣም ፀሀይ ሲኖር ብስክሌትን በመጠቀም ወደፈለገው ቦታ ይሄዳል ማለት ነው። እና ብስክሌት አብዛኛው ጊዜ የሚያገለግለው በዚህ ሰዓት ነው ብዬ አስባለሁ። እና ብስክሌትን ተጠቀሙ ብስክሌት በጣም ደስ የሚል ነገር ነው። ከመኪና የተሻለ እንደውም በብስክሌት ብትሄዱ ስፖርታዊ እንቅስቃሴ ታገኛላችሁ ሰውነታችሁ ያድጋል ጡንቻችሁ ይበረታል። ምን ይላል ሁሉ ነገር ታገኛላችሁ አእምሮአዊ ንቃትም ይኖራችኋል ብዬ አስባለሁ። እና ብትመርጡ እኔ እመክራችኋለሁ ብስክሌት ምርጫችሁ ብታደርጉ እኔ እመከራችኋለሁ ነው። ሌላ ነገር የለኝም። አመሰግናለሁ ስለነበርን ቆይታ እናመሰግናለን

የምትወዱት ምግብ ምንድነው? አዎ የምወደው ምግብ እንኳን እኔ እንቁላል ነው እንቁላል በጣም አድርጌ እወዳለሁ ሲቀጥል ደግሞ አሳ አሳ በጣም እወዳለሁ ስጋ እወዳለሁ ስጋ የአሳ ስጋ ሊሆን ይችላል የዶሮ ስጋ ሊሆን ይችላል እንዲሁም ደግሞ የበግ የፍየል የበሬ ስጋ ሊሆን ይችላል ማለት ነው። በጣም ነው የምወደው እንደዚህ አይነት ስጋ ካለ በተለያየ በእንቁላል አድርጌ ወይም ደግሞ በተለያዩ በሚያምሩ ከቻፕ ነገር አድርጌ ይሄን ስጋውን መመገብ ደስ ይለኛል። በተለይ የዶሮ ስጋ በጣም ካበሰልኩት በኋላ የተለያየ ቅመማ ቅመም በመጨመር እንዲቀየር ማድረግ ጣዕሙ እንዲቀየር ከዶሮነት ወደ ሌላነት ጣዕም እንዲቀየር በማድረግ እመገበዋለሁ ማለት ነው። እዘይት ደግሞ በጣም ደስ ይለኛል ምግብ ላይ ከበዛ በጣም ደስ ይለኛል። ሩዝ በጣም እወዳለሁ ፓስታም እንዲሁ በጣም እወዳለሁ ማለት ነው። እኔ። ሲቀጥል ደግሞ እንደዚህ አይነት ፒዛ በጣም እወዳለሁ ፒዛ ደስ ይለኛል ፒዛ በተለያየ ቴስት በተለያየ ጣዕም በጣም ደስ ይለኛል ማለት ነው። በርገርም እንዲሁ በጣም ደስ ይለኛል እና ብዙ ምግብ እወዳለሁ የምግብ አይነት ተዘርዝሮ አያልቅም። እኔ የምወዳቸው እንዲሁም ደግሞ ቱና በጣም ደስ ይለኛል። የአሳ ቱና በጣም ደስ ይለኛል። እንዲሁም ወተት ወተት በአሳ በጣም ደስ ይለኛል ማለት ነው። ወተት እርጎ አይብ እንደዚህ እንደዚህ አይነት ነገራቶች በጣም ደስ ይሉኛል ማለት ነው። ቅቤ በጣም ደስ ይለኛል። ለውዝ በጣም ደስ ይለኛል። እንደውም ኬክ ኬክ በጣም ደስ ይለኛል። የተለያዩ ኬኮች ጣፋጭ ኬኮች በጣም ደስ ይለኛል። የቸኮሌት ኬክ ሊሆን ይችላል የ የክሬም ኬክ ሊሆን ይችላል ሁሉ ያለበት ሁሉ ጣዕም ያለበት ኬክ በጣም ደስ ይለኛል። እና ኬክ በጣም እወዳለሁ ለማለት ነው። ሲቀጥል ደግሞ እኛ ጋር የምንመገበው እንጀራ ነው። እንጀራ በዶሮ ወጥ እንጀራ በሽሮ ወጥ እንጀራ በክክ እንደዚህ አይነት ምግቦች በጣም ደስ ይሉኛል ማለት ነው። አብዛኛው ጊዜ እመገባለሁ ፓስታ ስፕሪስ እያደረኩ በጣም እመገባለሁ ማለት ነው። እና እነዚህ ናቸው እኔ የምወዳቸው ምግቦች

ሳህኖችን ማጠብ ትወዳለህ እኔ እንኳን ሳህኖችን ማጠብ አልወድም በጣም ነው የሚያስጠለኝ። የሚያጥቡልኝ የዛው ቤተሰቦቼ ናቸው እህቶቼ ናቸው ሊያጥቡልኝ የሚችሉ ወይም ደግሞ የአክስቶቼ ምናምን ነው። ሴቶች ነው የሴቶች ስራ ስለሆነ እኔ እንኳን ሳህን አላጥብም። በጣም ያስጠላኛል ከበላው በኋላ። በስርዓቱ አስቀምጠዋለሁ ከዛ እህቴ መጥታ ወይም አክስቴ መጥታ ታጥበዋለች ወይም ደግሞ ሰራተኛ አለና ሰራተኛዋ መጥታ ታጥበዋለች። እንጂ እኔ እንኳን ሳህን አላጥብም ሳህን ማጣብ አልወድም ማለት ነው። እኔ ምክንያቱም ብዙ ስራ ስላለኝ የተለያዩ ስራዎችን ነው የምሰራው። ከበድ ከበድ ያሉ የወንድ ስራዎችን ነው እንጂ የምሰራ። የሴት ስራ እኔ አልሰራም አልወድም ማለት ነው። ምክንያቱም የሴት ስራ ከሰራሁ እኔ ይሳቅብኛል ይስቁብኛል እህቴ ትስቅብኛለች። ሳህን እያጠበ ሲጀመር ሳህን ማጠብም አይሆንልኝም ቢሆንልኝም ደግሞ ማጠብ አልፈልግም። እኔ የሴቶች ስራ ስለሆነ ማለት ነው። ምክንያቱም ሴቶች ተቀምጠው ወንዶች እንደዚህ ሳህን ይጠቡ ምናምን የሚል ነገር እኔ። እንደዚህ አይነት ሀሳብ የለኝም አመሰግናለሁ

አዳዲስ የስራ ግንኙነቶችን ትፈጥራለህ? አዎ እኔ እንኳን አዳዲስ የስራ ግንኙነቶችን እፈጥራለሁ። ለምሳሌ ንግድ ሊሆን ይችላል የተለያዩ ብር አዋጭ ብር አምጪ የሆኑ ስራዎችን በመሰባሰብ በጓደኞቼ ጋር ወይም ደግሞ ከሌላ ማህበረሰቡ ጋር በመውራት እንደዚህ አይነት ስራ ብንጀምር ሳንዲቴን እንደዚህ አይነት ስራ ብንጀምር ውጤታማ እንሆናለን ወይም ውጤታማ አንሆንም አንሆንም የሚለውን ነገር ተነጋግረን ተወያይተን ወደ ስራ እንገባለን ማለት ነው። እና አንዳችን አንዳችን አንዳችን ለአንዳችን ብር በማገዝ እንዲሁም ደግሞ ርዕሰ በራሳችን በመተጋገዝ። ያን ስራ ያን አስፈላጊ የሆነ ስራ ብዙ ገንዘብ የሚጠይቅ ስራ በአንድ ላይ ሆነን። የተለያየ ገንዘብ አውጥተን አንዱ ለምሳሌ ሃምሳ ብር ሊወጣ ይችላል አንዱ መቶ ብር አንዱ ደግሞ አንድ ሺህ ብር ሊወጣ ይችላል ያለው ያለውን ገንዘብ አውጥቶ ያን ስራ ያን ድርጅት መክፈትና መጀመር እንችላለን። ብዬ አስባለሁና እንደ በዚህ መልኩ እኔ አዳዲስ የስራ ግንኙነቶችን እፈጥራለሁ ማለት ነው። በስልክም ሊሆን ይችላል ለምሳሌ እየደወልኩኝ የሆነ ስራ ሲኖር ለምሳሌ እንደ ጄኒ አይነት ስራ ሲኖር በስልክ እየተደዋወልነ ከሌላ ሀገር ያሉ ሰዎችን የሚናገሩ ቋንቋ የሚችሉ ሰዎችን የተገናኘነ ከእነሱ ጋር እንሰራለን ማለት ነው። እንደዚህ አይነት ስራ እና እኔ ያው የተለያዩ ስራዎችን እፈጥራለሁ ብዬ አስባለሁ አመሰግናለሁ

ማር ትወዳለህ አዎ በጣም ነው። የምወድ ማር እንደውም ደግሞ እኛ ቤት አለ ማር ንቦች ነበሩና ንጹህ የሆነ ማር አለና በቁርስ በዳቦ አድርጌ ነው የምበላው። ማር በጣም ነው የምወድ ማር የተለያዩ ጥቅሞች አሉት። ለምሳሌ ለሆድ በሽታ ሊሆን ይችላል ፊት ላይ ያለ ቡግር ለማጥፋት ሊሆን ይችላል። እንዲሁም ደግሞ አካላችን እንዲጎለብት ሊሆን ይችላል ለህፃን ልጅ ለእድገቱ ይጠቅመዋል። እንዲሁም ደግሞ ለንግድ ይጠቅማል። ለምሳሌ ብዙ ማር የሚፈልጉ ሰዎች አሉ። አንተ ማር የምታረባ ከሆነ ትሸጣለህ ትለውጣለህ። ነገር ታደርጋለህ ማለት ነው ብር ብዙ ብር ታገኛለህ ማለት ነው። እንዲሁ ደግሞ ማር ደስ የሚለው ለተለያዩ ሰዎች ለፀጉራቸው ሊሆን ይችላል። ለምሳሌ ፀጉራቸው ለሸበተባቸው ሰዎች ሊሆን ይችላል። እንዲሁም ደግሞ አብዛኛው ጊዜ የሚጠቀሙት ሴቶች ፊቶቻቸው ሲጠቁር ሊሆን ይችላል። ማር በመቀባት ፊታቸው እንዲቀላ አንዳንድ ሰዎች ደግሞ ሽማግሌ ሰዎች አይታችሁ ከሆነ ፊታቸው እየሸበተ ሲመጣ ያን ፊታቸውን ምን ያደርጉታል? ማር ሲቀቡት እየለሰለሰ ጥረት እያለ ስለሚመጣ ማር ለዚህ ለዚህ ጉዳይ ለዚህ ለዚህ አላማ ይውላል ማለት ነው። ማር እና ማር ብዙ ጥቅሞች አሉት ብዬ አስባለሁ። እና ማር ተጠቀሙ ማር በጣም ደስ የሚል እንትን ነው ጣፋጭ ነገር ነው። ማር ብዙ ንጥረ ነገሮችን በውስጡ አካቶ ይዟል ብዙ የሆኑ ፋቶችን ይዟል። ለሰው ልጅ እድገት የሚጠቅሙ ብዙ ጠቃሚ ንጥረ ነገሮችን ስለያዘ ማር ተጠቅማችሁ ለሰዎችም ብትሰጡ በተለይ ለልጆቻችሁ ማር እያበላችሁ ብታሳድጉ ጠዋት ጠዋት እነሱ ጉልበት ጉልበታም ሆነው እንዲያድጉ ያደርጋል ማለት ነው። እና በዚህ ምክንያት ማር ጥቅም አለው ብዬ አስባለሁ ማለት ነው። ማር ለማግኘት ከፈለጋችሁ የተለያየ ቦታ በመሄድ የተለያየ ገጠራማ ቦታ በመሄድ ማር መግዛት ትችላላችሁ ለማለት ነው። አመሰግናለሁ

የስራ አሰራሮችን ትከታተላለህ አዎ በደንብ የስራ አሰራሮችን እከታተላለሁ በተለይ ትሬደሮች በጣም ደስ ይሉኛል ስራ እንዴት እንደሚሰሩ እንዴት አድርገው እንደሚያልፉት ያን ችግር ጊዜ እንዴት እንድታደርገው እንደሚያልፉት ትግስታቸውን መናቸውን ሁሉን ነገር በማየት እከታትላለሁ ማለት ነው። ሲቀጥል ደግሞ አብዛኛው ሰው ሶሻል ሚዲያ ላይ እንዴት እንደሚጠቀም ዩቲዩብ እንዴት እንደሚሰራ ዘዴዎችን ምናምን እንዴት ኢዲት እንደሚያደርግ ቪዲዮዎችን እንዛን እነዛን ነገሮች በመከታተል እኔም ደግሞ ለመስራት እሞክራለሁ ማለት ነው። ቲክቶክ ሊሆን ይችላል የቲዩብ ሊሆን ይችላል የተለያየ መተግቢሪያ ላይ ሊሆን ይችላል ማለት ነው። ሲቀጥል ደግሞ የምከታተለው ነጋዴዎች ነው ነጋዴዎች እንዴት እንደሚሸጡ የት እንደሚያመጡ በስንት ዋጋ ተከራክረው እንደሚገዙ ምናምን እነዚህ እነዚህ ነገራቶችን እየተመለከትኩኝ እኔም ከእነሱ የሆነ እውቀት ለመቅሰም እሞክራለሁ ማለት ነው። እና በዛ መልኩ የስራ አሰራር አሰራሮችን የተለያዩ አሰራሮችን እከታተላለሁ ማለት ነው። ምክንያቱም እኔ አድጌ ኋላ ቁምነገረኛ ስሆን ያስፈልገኛል ብር ብቻ ሳይሆን ጭንቅላትም ስለሚያስፈልግ የሰራ ዘዴዎችን መከታተል ያስፈልጋል አዋቂዎችን መጠየቅ ያስፈልጋል ብዬ አስባለሁ። ልምዱ ያላችሁ ሰዎችን ባለሙያዎችን ከአስር አመት በላይ ወይም ከሃያ አመት በላይ እዛ ስራ ላይ የነበሩ ሰዎችን መጠየቅና ያጋጠማቸውን መሰናክል ሊሆን ይችላል ወይም ደግሞ ያገኙትን ጥቅማ ጥቅም ከእነሱ ጋር መጋራት እና ወደፊት መራመድ ያስፈልጋል ማለት ነው። እነሱን ይዜ ያን ስህተት ላለመድገም ከእነሱ ብዙ ነገር መማር ያስፈልጋል ብዬ አስባለሁ። እና በዚህ መልኩ የሰዎችን የአሰራር ሂደት እቀስማለሁ ማለት ነው። እንደ ሀገር ደረጃ ደግሞ እንደ አለም ደረጃ የምቀስመው በስልክ በመየት በተለያዩ መተግበሪያዎች ሰዎች የገጠማቸውን መሰናክል ማንኛውንም መሰናክል በሚያጋሩበት ሰዓት እንደ አለም አቀፍ በስልኬ በ እየተከታተልኩኝ ከዛ ነገር ለመቆጠብ እኔም እነሱ የሰሩትን ስህተት ላለመድገም ላለመሰራት ከእነሱ ስህተት ለመማር ብዬ የምቀስመው ሁኔታ አለ። የነሱን ስራ ማለት ነው አንዳንድ ጊዜ ደግሞ የተሻለ እኔ ያሰብኩት መንገድ አለ እነሱ ደግሞ ያሰቡበት እና የያዝ የተሳካላቸው አሪፍ መንገድ ሊኖር ይችላል። እና ያን መንገድ እነሱ በሚለቁት ቪዲዮ ወይም ደግሞ በሚለቁት ጽሁፍ መሰረት እነሱ ያጋጠማቸውን እነሱ የተወጡበትን አሪፍ መንገድ ያሰቡትን አሪፍ የሆነ ሀሳብ በማንበብ ከእነሱ የሆነ ነገር ለመቅሰም እሞክራለሁ ማለት ነው። በዛ መልኩ ስራቸውን የነሱን ስራ በመከተል ጥሩ ውጤት ለማግኘት እሞክራለሁ ማለት ነው። በዚህ መልኩ እኔ እሰራለሁ ማለት ነው። እና አብዛኛው ሰው የምመክረው እንደዚህ አይነት የአሰራር ሁኔታ ቢከተል ይሻላል ማለት ነው። ምክንያቱም አንድ ሰው ስለሆነ ነገር መስራት ከፈለገ ስለሆነ ነገር ጥናት መስራት ከፈለገ መጀመሪያ የሚከተለው ነገር ምንድነው? ጋዜጣ ሊሆን ይችላል የተሰራ ሁኔታ ወይም እዚህ ላይ አንተ ልትሰራው ያሰብከው በዛ ነገር ላይ ሀሳቡን የሰጠ ምናምን ሰው ካለ ወደኋላ መለስ በማለት በመየት ነው። አመሰግናለሁ

ቀልድ መናገር ትወዳለህ? አዎ በጣም እወዳለሁ ቀልድ እንደውም ቀልደኛ ይሉኛል ጓደኞቼ ሳገኛቸው ሁሌ ከቀድኩኝ በሌላ ነገር አናወራም በቀልድ ስንገናኝ በቀልድ እንጀምራለን ስንለያይም እንዲህ በቀል እንጀምራለን ማለት ነው። እና ገና ስመታ ያው ይስቃሉ ጓደኞቼ ምክንያቱም እኔ ቀልደኛ መሆኔን ስለሚያውቁ። ቀልድ እንደምናገር ስለሚያውቁ ገና ፊቴን ሲያዩኝ ይስቃሉ ማለት ነው። እነሱ ጓደኞቼ እና በጣም ቀልደኛው እባላለሁ ቀልደኛው ሙባረክ ነው። የሚሉኝ እና ስለማስደስታቸው ስለማስቃቸው። በቃ እኔ በሌለሁበት ሰዓት ይተክዛቸዋል ይተክዛሉ እኔ ስመጣ ደግሞ በቃ በጣም ደስተኛ ይሆናሉ እና የተለያዩ ቀሎችን እናገራለሁ። ለምሳሌ በሰው ሙድ መያዝ ሊሆን ይችላል አንተ አጭር ዛሬ ምንድነው ተመችቷል ምንድነው? ዛሬ ቆፍጠን ነቅለሃል ምንድነው? ዛሬ ወታደር መስላል እያልኩኝ አስቃቸዋለሁ ማለት ነው። ሙሉ ሲይዝባቸው ይስቃሉ አብዛኞቻችን እና በኔም ደግሞ ትንሽ ይሾፍብኛል። እንደዛ እያደረኩኝ በቃ እንቀላለዳለን እና በጣም ነው የምወደው። ቀልድ

ስንት? ኢሜል ትልካለህ እኔ እንኳን ላይ ጂኒ ላይ እየሰራሁም ስለነበረ ብዙ ኢሜሎችን እልካለሁ እንስራ በማለት እናውራ በማለት ብዙ ኢሜሎችን እንልካለን ማለት ነው። በተለይ መምህሬ ጋር አሁን ለመላክ እያሰብኩ ነው ሰሞኑን ብዙ ኢሜሎችን ስለ ስራ የሆነ መመረቂያ ጽሁፈት እየዘገጀው ነውና ወደ መምህሬ የተለያየ መመረቂያ ጽሁፎችን ለመላክ እያሰብኩ ነው ማለት ነው። እና በቀን እንደው ቢያንስ ወደ አንድ ወይም ሁለት የሆነ ኢሜል እልካለሁ በቀን በቀን ማለት ነው። የተለያዩ ቀኖች ይሄ ማለት በአንድ ቀን በሳምንት ውስጥ ሰባት ምናምን ኢሜል እልካለሁ ማለት ነው። በወር ደግሞ እንደዚሁ ሰላሳ ኢሜል አካባቢ የሚጠጋ እልካለሁ ማለት እላላካለሁ ከጓደኛዬ ጋር ሊሆን ይችላል። ከመምህሬ ጋር ሊሆን ይችላል ከቤተሰቦቼ ጋር ከማንኛውም ሰው ጋር በኢሜል እንላላካለሁ ማለት ነው። በዚህ መልኩ ኢሜል እጠቀማለሁ ማለት ነው። እና አመሰግናለሁ በዚህ ሁኔታ።

አዎ ምግብህን ለሌሎች ማካፈል ትወዳለህ? አዎ በጣም ነው የምወድው ምግብ ማካፈል እወዳለሁ አብሬ መብላት እወዳለሁ ከጓደኞቼ ጋር መመገብ እወዳለሁ። እንዲሁም ደግሞ ስንመገብ ቤተሰቦቼ ጋር ነው የምንመገብ የነበረና ቤተሰቦቼ ጋር የሚቀርብ ምግብ ሁሌ ያጠግብናል በቃ እየተጨመረ በላይ በላይ ነው አክስቴ የምትጨምረው። እና በጣም ተካፍለን መብላት እንወዳለን ቤተሰቦቻችን የኛ ቤተሰብ እንደዛ ነው ማካፈል እንወዳለን ማለት ነው። የኛ ቤተሰብ ብቻ ሳይሆን የሌላ ሰው ሲመጣ ከእኛ ቤተሰብ ጋር ሆኖ በመብላት ጊዜያችንን እናሳልፋለን ማለት ነው። እና ምግብ በጣም ወሳኝ ነገር ነው። ያላችሁ እያካፈላችሁ ብትበሉ ደስተኛ ትሆናላችሁ እየተጫወታችሁ ምን እያላችሁ ብትበሉ እናንተ ደስተኛ ትሆናላችሁ ብዬ አስባለሁ። እና ምግብ ማካፈል እኔ እወዳለሁ። እኔ በበኩሌ የኛ ማህበረሰብም ይወዳል ምግቡን እየተካፈለ ቢበላ ማንኛውም ሰው ያለውም የሌለውም አንድ ላይ ሆኖ ይመገባል ማለት ነው። እና አመሰግናለ።

ምን እንዳት ምን እንዳት ትችላለህ? አዎ እኔም እኮ መንዳት አልችልም መኪና መንዳት አይሆንልኝም። ሳይክል ትንሽ እሞክራለሁ እንጂ ሌላ አይነት ተሽከርካሪ መንዳት አይሆንልኝም። ሞተር መንዳት አይሆንልኝም መኪና መንዳትም አይሆንልኝም። እንዲሁም ደግሞ ሌላ አየርም ራሱ መንዳት አየርማ በጭራሽ መንዳት አይሆንልኝም። ምንም አይነት ተሽከርካሪ መንዳት አይሆንልኝም። ምክንያቱም በልጅነቴ እንደዚህ አይነት ነገራቶች ስላልነበሩኝ ወይም ደግሞ ከሰው ጠጋ ብዬ ስመለከት አልነበረም ብዙም ደስታ አይሰጠኝም ብዙም ስሜት ስለማይሰጠኝ። መንዳት አይመቸኝም ማለት ነው። ከዚህ በኋላ ግን ለመንዳት ምን ለማለት እሞክራለሁ ምን እላለሁ እለማመዳለሁ ብዬ አስባለሁ። እኔ አብዛኛው ጊዜ የማሳልፈው ኳስ በመጫወት ወይም ደግሞ ደላጊሞችን በማድረግ ስለሆነ እንደዚህ አይነት ነገራቶች ደስ አይለኝም መንዳት ደስ አይለኝም ማለት ነው። እና ደግሞ አልችልም። የሚችሉ ጓደኞችም የሉኝም ምናልባት አንድ ጓደኛ አለኝ የሚችል የማውቀው በጃጅ መንዳት ይሆንለታል መኪና መንዳት ይሆንለታል ሳይክልም ሞተርም መንዳት ይሆንለታልን? የግድ እንደዚህ አይነት ነገር ተሰጥኦኝ አይደለም። ደስታም ደግሞ የሰጠኝም እና በዛ ምክንያት ይኸው መንደት አልችልም ለማለት ነው። አመሰግና

የፀሀይ መውጣትን ታያለህ? አዎ በጣም ነው የምመለከት የፀሀይ መውጣትን እመለከታለሁ በተለይ ጠዋት ላይ ከተራራ ላይ ሆኜ ስትወጣ ማየት ደስ ይለኛል። ተራራ ላይ ስትሆን ምንም የሚገርድ የሚገርድ ነገር የለም ቀጥታ እያሸበረቀች ትወጣለች ማለት ነው እና የዛን ጊዜ ተፈጥሮን ደስ የሚል የሚማርክ ገጽታ የምናይበት ሰዓት የምናይበት ጊዜ ነው ያ ሰዓት ማለት ነው ሁሉም ነገር ጨለማ የነበረው ነገር ፀሀይ በመውጣት የሚያበራበት ሁሉም መልክ የሚኖረው ደስ የሚል መልክ የሚያንፀባርቅበት ጊዜ ፀሀይ ስትወጣ ነው በተለይ እነዚህ ግሪን የሚባል አረንጓዴ የሚባሉ ፅዋቶች ፀሀይ ስትወጣ በቃ ደስተኛ ይሆናሉ በቃ ምግባቸውን ሊሰሩ ይዘጋጃሉ ማለት ነው የዛን ጊዜ በጣም ብርሃን አረንጓዴ ሆኖ ድምቅ ይላሉ ማለት ነው አሳዎች መውጣት ይጀምራሉ ፀሀይ ሊሞቁ እንዲሁም ደግሞ ቁራሪቶችም ሆነ ሌላ የውሃ አካል የሆኑ እንስሳቶች መውጣት ይጀምራሉ ማለት ነው ፀሀይ ለመሞቅ ህፃናቶችም ደግሞ እንደዚህ ለመሞቅ እናቶቻቸው ይዞቻችሁ ይዘዋቸው ይወጣሉ እናት እና መውጣትን በደንብ በደንብ የምመለከተው

ቤተሰብህ ምን ያህል ጊዜ ይሰበሰባል? ላላችሁኝ ቤተሰቤ ሁልጊዜ ይሰባሰባል በተለይ ጠዋት ላይ ለቁርስ ሲሆን ለምግብ ሲሆን ይሰበሰባሉ ምሳ ሰዓት ይሰበሰባሉ በተለይ እራት ሰዓት ሁላችንም እንሰበሰባለን ተሰብስበን ሁላችንም በአንድ ሆነን ተጫውተን ምን ብለን በልተን ጠጥተን እንሄዳለን ማለት ነው። ጠዋት ላይ የምንሰባሰበው ለምንድነው? ካላችሁኝ ጠዋት ላይ የምንሰባሰበው ያው የማንሰባሰብበት ምክንያት። ፋዘር ለምሳሌ ቀድሞ ነው የሚወጣው ወደ ስራ ማዘር ደግሞ ያው አብዛኛው ጊዜ ጓሮን የምናገኛት ምግብ ምናምን እየዘጋጀች ልጆቹ ደግሞ ይተኛሉ ጠዋት አካባቢ እና ስራ ያለው የቤተሰባችን ሰው ቶሎ ብሎ ነው ወጥቶ የሚሄድ ማለት ነው። በዛ ምክንያት አንሰባሰብም ስብሰባ አናገኝም። አመሰግናለሁ

በተፈጥሮ ውስጥ በተፈጥሮ ውስጥ መራመድ ትወዳለህ በደንብ እንጂ በጣም ነው የሚራመደው። ብዙ ነገራቶች በተለይ በጫካ በእጽዋት ባለበት ቦታ በተራሮች እንዲሁም ደግሞ በተለያዩ ፍጥረታቶች መራመድ እወዳለሁ ማለት ነው። የተፈጥሮ ፍጥረታቶች ውስጥ ደስታን ይሰጠኛል በጣም አእምሮዬን ረገረግልኛል ማለት ነው። አመሰግናለሁ

ኮከቦችን መመልከት ትወዳለህ? አዎ በጣም ነው ኮከቦችን የምመለከተው ኮከቦችን በምመለከት ሰዓት ደስታ ይሰጠኛል እንዲሁ ደግሞ የተለያዩ ተረት ተረት ተረቶችን እያወራሁ ከጓደኞቼ ጋር እናሳልፋለን ማለት ነው። ኮከቦች በጣም ነፀብራቅ አላቸው ደማቅ ናቸው ውበት ናቸው ለሰማይ ማጌጫ ናቸው እና የሰማይ ዲኮር ናቸው ብንላቸው ማጋነን አይሆንብንም። እና ኮከቦች በጣም ነው ደስ የሚሉኝ መመልከት ደግሞ እርካታን ይሰጣል። የአእምሮ እርጋታን እንደገና ደግሞ ተፈጥሮን እንድናደንቅ ያደርገናል ማለት ነው። ይሄ ሁሉ ነገር ኮከቦች በመመልከት ነው እና ብዙ ኮከቦች አሉ። ትላልቅ ኮከቦች አሉ ትናንሽ ኮከቦች አሉ የሚያበሩ ኮከቦች አሉ እንደገናም ደግሞ በጣም ዝቅተኛ የሆነ የብርሃን መጠን ያላቸው ኮከቦች አሉ። እና ኮከቦች ብዙ አይነት ናቸው ለማለት ነው አብዛኛው ደግሞ ተወርዋሪ ኮከብ ደግሞ የሚባል አሉ የሚወረወሩ ኮከቦች አሉ በጣም ደስ ይላሉ። ሲወረወሩ ፍጥነታቸው ብርሃናቸው በጣም ደስ ይላልና በዚህ ምክንያት ኮከቦችን መመልከት በጣም ነው የምወደው አመሰግናለሁ

የምትወደው ፊልም ምንድነው? የምወደው ፊልም እኔ እንኳ በጣም ደስ የሚለኝ ፊልም አለ ስሙ ዝ ሎርድ ኦፍ ዘ ሪንግ ይባላል። በጣም የምወደው ፊልም ልጅ እያለሁ ጀምሮ በጣም እከታተለው ነበር ዘ ሎርድ ኦፍ ዘ ሪንግ አንድ ሁለት እና ሶስት ነበሩት ምዕራፍ አንድ ምዕራፍ ሁለት እና ምዕራፍ ሶስት ነበሩት እና በጣም የሚገርም ፊልም ነው። ዘ ሎርድ ኦፍ ዘ ሪንግ ዘ ሪተርን ዘ ቱ ታወር እና ዘ ሎርድ ኦፍ ዘ ሪንግ ዘ ፊሎሺፕ ኦፍ ዘ ሪንግ ኤንድ ዘ ሎርድ ኦፍ ዘ ሪንግ ዘ ሪተርን ኦፍ ዘ ኪንግ የሚል አለ በጣም የምወደው ፊልም ነው። እሱ አይቼው ነበር እና ሲቀጥል ደግሞ አሁን እንትን ሜን ኢን ብላክ የሚል ደግሞ አለ በጣም ሜን ኢን ብላክ ዋን ሚኒም ብላክ ቱ ሚኒም ብላክ። ስሪ የሚል በጣም ያየሁት እና ሲቀጥል ደግሞ ፓርትስ ኦፍ ዘ ካረብያን የሚል ደግሞ ፊልም አለ በጣም የሚመችኝን ጃክስፓሮ ማለት ነው። አንድ ቁጥር ሁለት ቁጥር ሶስት እነሱ አሉ በጣም የሚገርሙኝ ማለት ነው። የሆሊውድ ፊልሞች በጣም በጣም የሚገርሙኝ የደስ የሚሉኝ ነበሩ። አሁን ደግሞ አዲሱ መጥቷል ዘ ሆቢት የሚለው የላርድ ኦፍ ዘ ሪንግ የመጀመሪያው ክፍል ነው። ዘ ሆቢት እና ከሆቢት በኋላ ነው ዘ ሎርድ ኦፍ ዘ ሪንግ እንደዛ ነው መሄድ ያለበት ማለት ነው። እንትኑ እናጰብቻ በጣም ደስ የሚል ፊልም ነበሩ እነዚህ ፊልሞች ለኔ ተወዳጅ ነበሩ። ሲቀጥል ደግሞ በጣም የህንድ ፊልም እወዳለሁ። ኩች ኩች ወጣሄ ክልሆና ፒያርሄ እንደገናም ደግሞ በቃ የተለያዩ እነ ቪር ምናምን የህንድ ፊልሞች በጣም ይመቹኝ ነበር። አሁን ላይ ደግሞ አዲስ ፊልሞችን ብንጠቅስ ለምሳሌ አሁን የመጡ አዳዲስ ፊልሞች ለምሳሌ እንደ ክሪሽ አይነት ክሪሽ ክሪሽ ዋን ክሪሽ ቱ ክሪሽ ስሪ እነሱ እነሱ በጣም ይመቹኛል በጣም ደስ የሚለኝ የክሪሽ ፊልም ናቸው። የአርቲክ ፊልም ናቸው እና በቃ እነሱ እነሱ በቃ እኔ ምንም ቢሆን አይረሳኝም ማለት ነው። እና በጣም የምወዳቸው ፊልሞች ናቸው። አመሰግናለሁ በፊልም ደረጃ ያለኝ አስተያየት ይሄ ነው።

ፀጉሬን መንከባከብ በጣም ነው የምወድ ፀጉሬን ማሳደግ ማበጠር እንዲሁም ደግሞ የተለያዩ ቀለማቶችን ጥቁር ቀለማቶችን ቀለም በመቀባት ቅባት በመቀባት እንዲሁም በመታጠብ የተለያዩ ነገራቶችን ፀጉሬን ወደ ፀጉር ቤት እየሄድኩኝ ፀጉር አስተካካዩን እንዲያንከባክብልኝ እንዲያስተካክለኝ እጠይቀዋለሁ ማለት ነው። እና አብዛኛው ጊዜ ፀጉሬን እንከባከባለሁ እኔ እንኳን አሁን ላይ እና በጣም ደስተኛ ነኝ በፀጉሬ ፀጉሬ ደግሞ እንደዚህ በራ አይደለም የሚያምር ፀጉር ነው ያለኝ። ስለዚህ በደንብ አድርጌ እንከባከበዋለሁ ማለት ነው። አላሳድገውም ግን በደንብ አድርጌ እንከባከበዋለሁ ጽዳቱን እጠብቅለታለሁ ምንልለታለሁ ቅማል ነገር እንደዚህ ቆሻሻ ነገር እንደይዝ አድርጌ አጸደዋለሁ አበጥረዋለሁ ማለት ነው። እና በዛ ምክንያት ይኸው በደንብ አድርጌ ነው ፀብሬን የምንከባከበው። ፀብር መንከባከብ ደግሞ ወሳኝ ነገር ነው እናመሰግናለን።

ቀርቀሃ በአካባቢው ያድጋል አዎ በደንብ ያድጋል ቀርቀሃ እኛ አለ በአካባቢያችን አለ በተለያየ ቦታም አለ። ከእኛ ወጣ ብለንም ራሱ ስንሄድ እኛ ጎረቤት ወደሆኑትም ሀገር አለ ቀርቃሃ እኔ አውቃለሁ በደንብ አድርጌ ማለት ነው። ቀርቃሃ ለማደግ ብዙ ሰዓት ይፈጅበታል ቶሎ አያድግም እንደሌሎች ዛፎች። ቶሎ የማደግ ቻንስ የለውም እየቆየ ነው የሚያድግና ብዙ ጊዜ የመቆየት እንትን አለው ማለት ነው። እድሜ አለው ቀርቀሃ ማለት ነው። እና ቀርቀሃ ራሱ በራሱ ውሃ የሰባል ውስጥ በደንብ ሲያድግ ማለት ነው። ስሮቹ ውሃ እያገኙ ይመጣሉ መጀመሪያ አካባቢ ውሃ። ማጠጣት ይኖርብናል ከዛ በኋላ ግን ራሱ ውስጥ ለውስጥ ውሃ ይዞ ያድጋል ማለት ነው። እና ቀርቀሃ በጣም አስፈላጊ የሆነ እጽዋት ነው ማለት ነው። ቀርከሃ እና በእኛ አካባቢ በብዛት ይገኛል። በገጠራማ ቦታዎችም ይገኛል እንዲሁም ደግሞ በበረሃ አካባቢ የመገኘት እድል አለው ቀርቃሃ ማለት ነው። እና በወንዞች ዳርም እንደዚሁ ይገኛል እና ቀርቃሃ አለ አካባቢያችን ጋር አለ በደንብ አለ ሞልቷል። ቀርቃሃ ስንል ምን ማለታችን ነው? ቀርቃሃ ማለት እጽዋት ነው እጽዋት ነው የሚተክል እጽዋት ነው። እና የሚያድግና ለተለያዩ ነገራቶች የሚውል ጥቅም አዘል የሆነ እጽዋት ነው ማለት ነው። ቀርቀሃ እና እንደ ቀላል ልታዩት አይገባም ቀርቀሃ። እኛ አካባቢ በእኛ ቤትም በቅሎ ነበረ ሲመስለኝ እኛ ግቢ ውስጥ በቅሎ ነበረ። ከዛ በኋላ ያው ለቤት ስናስፋፋ ምን ስንል ያንቀርቃሃ አነሳነው እንጂ እኛ አካባቢ ነበረ። ከእኛ ጎረቤት ደግሞ እንደዚህ ቀርቀሃል አለ። በየአካባቢው አለ በሰፈራችን አለ በተለያየ ቦታም እኔ አውቃለሁ አለ ቀርቃ አለ።

"ቀጥር ምን ትመገባለህ?" አዎ፤ ቀጥር የምመገበው እንደ ስጋ አይነት ምግብ ደስ ይለኛል መመገብ። እንደ ስጋ አይነት ምግብ እንዲሁም ደግሞ ቀዝቀዝ ያሉ መጠጦችን እመገባለ ማለት ነው፤ እንደ ለስላሳ፣ እንደ ኮካ ኮላ፣ እንደ ስፕራይት፣ እንደ ምሪንዳ አይነት ቀዝቀዝ ያሉ በረዶ የሆኑ መጠጦችን እወስዳለሁ ማለት ነው። እና ወደ ምግብ ስንመጣ ደግሞ፤ የተለያዩ ምግቦችን እመገባለሁ። የመጀመሪያው ስጋ ነው። ስጋ፣ ጥብስ፣ ክትፎ እንደዚህ አይነት ነገራቶችን እመገባለሁ። ከሰአት አካባቢ ማለት ነው። እና በጣም ነው የምመገብ አመሰግናለሁ።

በእጅ መሸመን ታውቃለህ እኔ እንኳን አላውቅም በእጅ መሸመን ግን አካባቢያችን ላይ የሚሰራ አንድ ጎረቤት ነበረ ሸማኔ የሆነ እና የተለያዩ ሸማኔዎችን ይሰራል በእጁ ጥጦችን ይፈትላል ምናምን ነገር ብዙ ነገራቶችን በእጁ ያደርጋል እና ሙያ ያለው ሰው አውቃለሁ። እንዲሁም ደግሞ እኔ ልጅ እያለሁ ትዝ ሚለኝ አንድ የእናቴ ጓደኛ ባል ነበረ አንድ እና እሱ እንደዚህ በሽመና ነው የሚተዳደር። እና ሽመና እየሸጠ ማለትም ጥጡን ምናምን ነገር ይሄ ነጠላውን ሁሉን ነገር እየሸጠ እየሰራ እየሸጠ ነበረ የሚተዳደር የነበረ። እና ያው እናቱን ወይም እናቱን ያስተዳድራል ሚስቱን ያስተዳድራል ልጁንም ያስተዳድራል ማለት ነው በዛ በነጠላው ማለት ነው። እና በዚህ መልኩ ነበረ። ሽመና የሚሸመን አብዛኞቹ ሰዎች ደግሞ ሽመና የሚሸምኑ ሰዎች ሽማኔ የሆኑ ሰዎች አይታችሁ ከሆነ ሌሊቱን ሙሉ ስራውን እየሰሩ ነው የሚያድሩ ማለት ነው። እና ቀን ነው የሚተኛው አብዛኛው ጊዜ ማለት ነው። እና ሸማኔዎች በብዛት ጎበዞች ናቸው። ሽመና ይሰራሉ እና ያው በዛ ምክንያት ይሄን ብያለሁ እንደገናም ደግሞ ከሽመና ውጪ ጥጥ መፍተል ደግሞ የሚባል ነገር አለ ጥጥ መፍተል አንዱ የሽመና አይነት ነው። ጥጥ ይፈትሉና ምን ያደርጋሉ ለሸማኔዎች ይሰጣሉ ሸማኔዎች ደግሞ ያን የተፈተለውን ጥጥ ምን ያደርጉታል ወደ ነጠላ ይቀይሩታል ማለት ነው። ያ ነው ሂደቱ። ከዛ ያ ነጠላ ደግሞ ሰዎች እንዲገዙ እንዲለብሱ ይደረጋል ማለት ነው። ያን ነጠላ እና ይኸው ትልቅ የሆነ ጥቅም አለው። ሸማኔ ትልቅ የሆነ ለእኛ ለባህላዊ በተለይ ለባህላዊ ልብስ ትልቅ የሆነ አስተዋጽኦ አለው ሸማኔ ብዬ አስባለሁ ማለት ነው። አሁን ላይ የመጡ አሁን ላይ ሸማኔዎች እንኳን እየጠፉ ነው እኛ ሀገር ላይ በተለይ ጎንደር አካባቢ ሸማኔዎች እየጠፉ ነው ምንም አይነት ሸማኔ የለም ማለት እንችላለን። ስራውም እየተተው ነው በሰው ሰራሽ በሰው ሰራሽ ማሽን እየተቀየረ ነው ማለት ነው። ሽመኑ በፊት ሸማኔዎች ነበረ ሲሰሩ የነበረ በእጃቸው አሁን ግን ሰው ሰራሽ ማሽን መጥቶ በማሽን ሁሉ ነገር እየተሰራ ነው ነጠላም እየተሰራ ነው። እንዲሁም ደግሞ የተለያዩ አልባሳት በማሽን እየተሰሩ ነው ማለት ነው። እና የሰው ሀይል አያስፈልግም ማለት ነው። እና ስራ ቀንሱሳል አብዛኛው እውቀቱ ግን ያው አብዛኛው አባቶቻችን አላቸው። መስራትም ይፈልጋሉ እውቀቱ አላቸው ግን ቢሆንም አሁን ስራን ቀለል የሚያርግ የሰው ሰራሽ ማሽን ስለመጣ። ብዙ አባቶች የሆነ እናቶች ስራውን ትተውታል ይሄን የመስራት ስራ ተውታል ማለት ነው። ምክንያቱም ማሽን ቶሎ ብሎ ነው የሚሰራው። ያን የተሰጠውን ስራ ቶሎ ብሎ የመስራት አቅም አለው በአጭር ጊዜ ውስጥ የመጨረስ አቅም አለው። ነገር ግን ሰዎች ስንመጣ ደካማ ናቸው። ያርፋሉ ይተኛሉ እና ረጅም ጊዜ ይወስዳሉ ማለት ነው። አንድ ነጠላ ለመስራት በዛም ምክንያት ህዝብ ማህበረሰቡ ማሽንን ተመራጭ እያደረገ እየከፈለ እየወጣ በደንብ እየወጣ ከፍሎ በደንብ እያሰራ ቶሎ እንዲደርስለት እና ለጥቅም እንዲያውለው እንዲዋል እያደረገ ነው ማለት ነው። ማሽንን ተጠቅሞ ስለዚህ የሽመና ስራ አሁን አሁን እየቀረ ነው እየቀር እየቀረ ነው ብዬ አስባለሁ። አሁን ደግሞ የሚወለዱት ዘመናት የሚወለዱት ልጆች ደግሞ ይሄን ሽመና ይሄን ሽማኔት ሰዎች ሲሰሩት ካላዩ ምንም በምንም ሁኔታ ሊለምዱት ስለማይችሉ አባቶች ወይም እናቶች ሲሰሩት ሲያዩ ብቻ ነው የሚለምዱት እና አሁን ግን እያዩ አይደለም ህፃኖች ስለዚህ ይሄ ስራ ያው ከሆነ ጊዜ በኋላ ያው መጥፋቱ አይቀርም ማለት ነው። በዚሁ አይነት ምንም ማይለመድ ከሆነ እንደ ቋንቋ ቋንቋ ለምሳሌ ተናገሪ ከሌለው እንደሚጠፋው ሁሉ ስራ ደግሞ ሰሪ ከሌለው ያ ስራ ይረሰል ይተዋል ይጠፋል ማለት ነው። ሙሉ ለሙሉ እና እየጠፋ ያለ ስራ ይመስለኛል የሸማኔ የሚባለው ማለት ነው። ሽመና የሚባለው ነገር እየጠፋ ያለ ስራ ነው እየጠፋ ያለ ስራ ነው። እና እንደዛ ነው ብቻ ሁሌ ብዙም አይነት ሸማኔዎች የሉም። ሽመና ቆመዋል አብዛኛው ሰው በማሽን እየተሰራ ነው ያለው ሁሉ ነገር ስለዚህ። አይነት ስራ ያለ ይመስለኛል። የሽመና ስራ እኔኳ አላውቅም የሽመና ስራ ግን አባቴ ያውቃል አባቴ በደንብ ያውቃል። አባቴ ያውቃል እናቴ ደግሞ ትንሽ ትንሽ ትችላለች አያቴ ደግሞ ታውቃለች ሽመና በጣም ይሰሩ ነበር ለማለት ነው። አመሰግናለሁ።

ፎቶዎችን የት? ታስቀምጣለህ የተባልኩት ጥያቄ እኔ እንኳን ፎቶዎቼን አብዛኛው ጊዜ የማስቀምጠው ጋለሪ ውስጥ ነው እንዲሁም ደግሞ ከጋላሪ በተጨማሪ ደግሞ ክላውድ ውስጥ አስቀምጣለሁ። ክላውድ ውስጥ በማስቀመጥ ድራይቭ ውስጥ በማስቀመጥ እዛ ለረጅም ጊዜ እንዲቀመጡ እንዳይጠፉ ለምሳሌ ስልኬ የሆነ ጊዜ ሪስቶር ቢሆን ቢጠፋ ምን ቢል ያ በኢሜሌ ገብቼ ክላውድ ውስጥ ያለውን ፎቶ እንድጠቀም ወይም እንዳገኘ ያደርገኛል ማለት ነው። ስለዚህ ፎቶዎች ፎቶዎቼን ክላውድ ውስጥ ነው ማስቀመጣቸው ድራይቭ ውስጥ ማለት ነው። ስለዚህ በዛ ምክንያት እኔ ፎቶዎቼን እንደ ከዛ ነው ማስቀመጣቸው ማለት ነው። እና አብዛኛው ጊዜ ፎቶዎችን የተለያየ ቦታ ልናስቀምጣቸው እንችላለን። ለምሳሌ ከእንትን ወጥተን የወረቀት ፎቶዎችን እንውሰድ ለምሳሌ እነዛ የወረቀት ፎቶዎች የት ይቀመጣሉ? ቤት ውስጥ ይቀመጣሉ በኪሳችን እናስቀምጥ ልንይዛችሁ ይዘናቸው ልንዞር እንችላለን ከዋሌታችን ጋር ከኪስ ቦርሳችን ጋ አርገን ይዘናቸው ልንዞር እንችላለን። ወይም ደግሞ በፎቶ መጽሐፍ ውስጥ በፎቶ መደብር ውስጥ አድርገን እዛ ውስጥ ልናስቀምጣቸውና እንደማስታወሻ ለረጅም ጊዜ ሊቆዩ ይችላሉ ማለት ነው። ግን በስልክ ጋለሪ ላይ ካረግነው እና ሌላ ቦታ ካላስቀመጥነው ሪዘርቭ ከሌለነ ስልካችን ሲጠፋ ወይም ደግሞ ስልካችን ሪስቶር ሲሆን ፎቶ ሁሉ ፎርማት በሚሆንበት ሰዓት የዛን ጊዜ ያን ፎቶ ያን ምስል ማግኘት አንችልም ማለት ነው። ስለዚህ ፎቶአችንን ማስቀመጥ ያለብነ ከ ከድራይቭ ነው ማለት ነው ከክላዉድ ላይ ማስቀመጥ አለብን እነ ፎቶአችንን እንደዛ ካልሆነ የመጥፋት ቻንስ አለው ለማለት ነው። እና አብዛኛውን ጊዜ ሰዎች አይታችሁ ከሆነ በተለይ ትላልቅ ሰዎች ፎቶዉን ፎቶቻውን የሚያስቀምጡ ፎቶአቸውን የሚያስቀምጡ ይኸው ከፎቶ ማስቀመጫ እንደ ወረቀት ካለ የፎቶ ማስቀመጫ መሳቢያ ውስጥ ሊሆን ይችላል ወይም በኪሳቸው ወይም ደግሞ የሆነ ቦታ ብቻ ያስቀምጡታል ማለት ነው። እነሱ በስልክ ምናምን ማስቀመጥ በድራይቭ ምናምን ማስቀመጥ አያውቁም ምክንያቱም እነሱ ሽማግሌ ስለሆኑ ማለት ነው። በዛ ምክንያት አብዛኞቻችን ይኸው እነሱን እንደዚህ አይነት አማራጭ እንዳለ ክላውድ የሚባል አማራጭ እንዳለ ልንነግራቸው ልናሳያቸው ይገባል ማለት ነው። ምክንያቱም እነሱ ያው እናቶቻችን አባቶቻችን ስለሆኑ አሁን እየመጣ አዲስ እየመጣ ያለ ቴክኖሎጂ አዲስ እየመጣ ያለ ማንኛውም ነገር ስለማያውቁ እኛ ነው እንደዚህ አይነት ነገር ልናሳያችው የሚገባ ማለት ነውና አመሰግናለው

ቃልን ትጠብቃለህ? ቃሌን እጠብቃለሁ በደንብ ነው የምጠብቀው ቃሌን። ቃል ማለት አንገት ከሚቆረጥ ቃል ቢጠፋ ቃል ቃል ከሚጠፋ አንገት ቢቆረጥ ይሻላል ይላሉ የኛ ሀገር ዘፋኞች ማለት ነው። እነቴዲ እና ቃሌን በጣም ነው መጠበቅ። ቃል ማለት ሃይማኖታችንም ሆነ ማንኛውም ቦታ ማንኛውም ማህበረሰቡ ዘንዳ ያለ የሚከበር የሆነ ነገር ነው ቃል ማለት። ቃል ቃል ነው አንድ ሰው ከተናገረ አንድ ሰው አደርጋለሁ ካለ ያን ቃል መፈጸም አለበት፤ ያን ያለውን ነገር መፈጸም አለበት ማለት ነው። ስለዚህ ቃል መግባት ማለት ትልቅ የሆነ ቃል ቂዳን ነው፤ ትልቅ የሆነ መፈጸም ያለበት ነገር ነው። እና ራስ ላይ ግዴታ ማድረግ ነው አንድ ሰው ቃል ሲገባ ያንን ነገር ሊያደርገው ራሱ ላይ ግዴታ እያደረገው ነው ማለት ነው። ስለዚህ ቃል ማለት መጠበቅ ያለበት ትልቅ የሆነ አማና ነው ማለት ነው። ወደ እኔ ስንመጣ እኔ ቃሌን እጠብቃለሁ። አንድ ነገር ካልኩኝ አንድ ነገር አደርጋለሁ ካልኩኝ ለሰው በተለይ ቃል ከገባው ያን ቃል ለመሟላለት ዝግጁ ነኝ ማለት ነው። መሙላትም አለብኝ ማለት ነው ምክንያቱም ስለሚያስጠይቀኝ ማለት ነው። እና ቃል እጠብቃለሁ ቃል ጠባቂ ነኝ ሙሉ ለሙሉ ቃል ጠባቂ ነኝ ባልልም ያው እኔ ቃል እጠብቃለሁ ማለት ነው። ቃል በቤተሰብ ዘንድ ደረጃ እንዴት ነው ቃል የሚጠበቅ ካልነው፤ ለምሳሌ እናትና አባት ሲያዙ የነሱን ቃል ማክበር የነሱን ቃል መጠበቅ ልጅ ላይ ግድ ይለዋል ማለት ነው። ልጅ ደግሞ ለእናትና ለአባቱ የሆነ ቃል ሲገባ፤ የሆነ ነገር አደርግላችኋለሁ እሺ ሲል ደግሞ እሱም ደግሞ ቃል እየገባ ነው። ያን ቃል ደግሞ እሱ ላይ መፈጸም አለበት ማለት ነው፤ በዛ ምክንያት ቃል መጠበቅ አለበት ብዬ አምናለሁ ማለት ነው፤ ቃላችሁን ጠብቁ ቃል የማይጠብቅ ሰው ከዳተኛ ይባላል ወይም ከሃዲ ይባላል። አብዛኛው ጊዜ አይታችሁ ከሆነ ቃል የሚገባው ለሀገር ነው። ወይም ደግሞ ስራ ትልቅ የሆነ ሀላፊነት ለተሰጠው ሰው ቃል ይገባል መጀመሪያ፤ ሀላፊነት ሊሰጠው ሲል ቃል ይገባና ያን ሀላፊነት ይሰጠዋል ማለት ነው። ለምሳሌ ፖሊስ ከሆነ ያ ፖሊስ ህብረተሰቡን፤ ማህበረሰቡን፤ በ እኩል በእኩል አይን እንዲሁም ደግሞ በሀቀኝነት ሊያገለግል ቃል ይገባል ማለት ነው። ህግ ዘንድ እና ያን የፖሊስ ማዕረግ ይቀበላል ማለት ነው ሁሎችም ፖሊሶች እንደዛ አድርገው ነው ማዕረጋቸውን ያገኙት። እና አብዛኛው በዛ መልኩ ነው የሚንቀሳቀስ፤ እንዲሁም ደግሞ ዶክተር ደግሞ ቃል ይገባል። ማህበረሰቡን ለማገልገል፤ ሁሉንም ታካሚ በኩል አይን አይቶ ለማከም፤ ላለማጉላላት፤ ለብር ብሎ ታካሚዎችን ላለማጨናነቅ፤ በሚል ቃል ገብቶ ወደ ስራ ይገባል ማለት ነው እንዲሁም ደግሞ ሀገራችን የሚጠብቁ ትላልቅ የሚባሉ ወታደሮች አሉ፤ ለምሳሌ ህይወታቸውን ሊሰጡ ለሀገራቸው ቃል ይገባሉ ማለት ነው። ላንመለስ፤ ላንሸሽ፤ ህይወታችን ሰጠናል ለሀገራችን ብለው፤ ያን ማዕረግ ይቀበላሉ ማለት ነው እና ቃል የተለያየ ነው እንደ ሀገር ደረጃም፤ እንደ ቤት ደረጃ፤ እንደ ማህበረሰብ ደረጃ፤ በሁሉም ነገር ቃል ይለያያል ማለት ነው። ሰው ሁሉ እኔ አስባለሁ ሰው ሁሉ የየራሱ የሆነ ቃል የገባው አለ፤ ያን ቃል የመፈጸም ግዴታ አለበት፤ እና ለዛ ቃል ብሎ ነው የሚሮጥ፤ ጠዋት የሚነሳ፤ ማታ ማታም ደግሞ ሌሊት ተነስቶ ስራ የሚሰራና፤ ለዛ ቃሉ ነው ብዬ አስባለሁ። እና ቃል ማለት ትልቅ የሆነ ቃል ኪዳን ማለት ነው። አንድ ሰው ለአንድ ሰው ቃል የሚገባለት ወይም አንድ ሰው ለማህበረሰቡ ቃል የሚገባለት። ሰው ደግሞ ራሱ ላይ ለራሱ ቃል የሚገባው ነገር አለ። ራሱ ለራሱ ማለትም እለወጣለሁ ብሎ፤ ራሱን ለራሱ ቃል ይነግረዋል ማለት ነው አንድ ሰው። እኔ በዚህ አመት ለምሳሌ ሀፍታም መሆን አለው ብሎ፤ ራሱ ለራሱ ይነግረዋል ቃል ይገባለታል ማለት ነው። እና በዛ ምክንያት ቃል መከበር አለበት፤ ያልከውን ቃል ማክበር አለብህ ማለት ነው። ካላከበርክ አንተ ቃል በላ ትባላለህ ወይም ከሃዲ ትባላለህ ማለት ነው። እና በዛ ምክንያት ቃላችንን ማክበር አለብን እላለው። ቃላችሁን ቃል ኪዳናችሁን ጠብቁ እባካችሁ። ቃል ማለት ከነፍስ ይበልጣል፤ አንድ ሰው ቃሉን ከሚከዳ ቢሞት ይሻለዋል። ቃል የተናገረውን ቃል የማይጠብቅ ከሆነ ወይ መጀመሪያ አለመናገር ነው ያለበት፤ ወይም ከተናገረ በኋላ ደግሞ እንደምንም ብሎ መሙላት አለበት አቅም ካለው ማለት ነው። አቅም ካለው እንደምንም ብሎ ያን ቃሉን መሙላት አለበት ብዬ ለመናገር እና እሄን ሀሳብ ለእናንተ ለማጋራት ወደድኩኝ። ወደ እኔ ስንመጣ፤ ቃል ትጠብቃለህ ላላችሁኝ? አዎ እጠብቃለሁ፤ ቃሌን እጠብቃለሁ፤ በአግባቡ እፈጽማለሁ አመሰግናለሁ።

የድርጅቱን በዓል ትወደዋለህ? አዎ እኔ የድርጅቱን ባህል እወደዋለሁ በጣም የምንሰባሰበውን ነገር ምን የምንለውን ነገር ባህሉን በሙሉ እወደዋለሁ። እኔ ድርጅቱን ባህል ምክንያቱም እኔ የምሰራበት ባህል ነውና አንዳንዴ የመረቃት ወይም ደግሞ የሌላ ነገር ሲሆን ይጠሩናልና ምሳ እራት እንድንበላ ያደርጉናል ማለት ነውና ድርጅቱ ጥሩ ባህል ነው ያለው ብዬ አስባለሁ። የእናንተ ባህል ደግሞ ወደ እናንተ ከመጣን ስለ እናንተ ድርጅት ከመጣንነ በጣም ደስ የሚል ድርጅት ነው ያላችሁ። ምክንያቱም ሰዎች በጥረታቸው ወይም ደግሞ በሚናገሩት በሚለፉበት ልክ ገንዘብ ትከፍላላችሁ ዶላር ትከፍላላችሁ ማለት ነው እና በዛ ልክ እኔ ደስ ይለኛል ባህላችሁ ማለት ነው። ወደ እናንተ ስንመጣ እንደገናም ደግሞ ወደ ሌላ ባህል ስመጣ ደግሞ ለምሳሌ ወደ ኢትዮጵያ ባህል ስመጣ ደግሞ የኢትዮጵያ ባህል የተለያዩ የሆኑ ባህላቶች አሏት ኢትዮጵያ። እንትን የሆነ ሰው የማክበር ባህል አለ የተለያዩ ባህላቶች አሉ። የተለያዩ ብሄር ብሄረሰቦች ባህላቶች አሏቸው። እና የነሱን ባህል ብታዩት ደስ ይለናል ማለት ነው። ባህላቸው በጣም የሚያስደስት ባህል ነው ያለ። ወደ ሰማንያ ምናምን የሚሆን ህብረተሰብ ብሄር ብሄረሰብ ነው ያላቸው እና እያንዳንዱም ደግሞ የተለያየ ባህል ነው ያላችሁ የሚገርማችሁ ማለት ነው እና ባህሉ ያስደስተኛል እወደዋለሁ በጣም። ድርጅት ስንል ምን ማለታችን ነው? መጀመሪያ ግን ድርጅት ስንል አንድ የተቋቋመ ድርጅት የሆነን ስራ ለመስራት እቃ ለመሸጥ ሊሆን ይችላል ወይም ደግሞ ለማምጣት ሊሆን ይችላል ወደተለያዩ ሀገራቶች ለመላክ ሊሆን ይችላል። ከተለያዩ ሀገራቶች ደግሞ ለመቀበልም ሊሆን ይችላል ይሄ አይነት ድርጅት ደግሞ አለ። ሲቀጥል ደግሞ ሌላ አይነት ድርጅት ደግሞ አለ። ዝም ብሎ ማስታወቂያ ብቻ የሚሰራ የሆነ ድርጅት የፊልም ድርጅት አለ። እንደገናም ደግሞ የሙዚቃ ድርጅት አለ። የተውኔት ድርጅት አለ። ደግሞ ሲቀጥል ለሙ የብዙ አይነት ድርጅቶች አሉ። ለምሳሌ የልብስ የሆነ ድርጅት አለ የፋሽን የሆነ ድርጅት አለ እና የተለያዩ ብዙ አይነት ድርጅቶች አሉ። ኢትዮጵያ ውስጥ ብቻ ብናይ እንኳን ማለት ነው። ወደ ውጭ ሀገር ስንሄድ ደግሞ የተለያዩ የሶፍትዌር ድርጅቶች አሉ የማይክሮስኮፍ የማይክሮስኮፕ ድርጅቶች አሉ። እንዲሁም ደግሞ የመኪና ድርጅቶች አሉ የጋራጅ ድርጅቶች አሉ። የቴሌቪዥኖች ድርጅቶች አሉ። እንዲሁም ደግሞ የአይፎን ድርጅቶች አሉ የሞባይል ፎን ድርጅቶች አሉ። እና የብዙ አይነት ድርጅቶች ነው ያሉት አለማችን ላይ ማለት ነው። ሌላም ደግሞ ስንገልጽ ደግሞ የአልባሳት ድርጅቶች አሉ። እንዲሁም ደግሞ ባህላዊ የሚባል ደግሞ ድርጅቶች አሉ ዘመናዊ የሚባል ድርጅቶች አሉ። እንዲሁም ደግሞ የፈርኒቸር አይነት ነገራቶች የቤት እቃዎች የነሱ የመሸጥ የመለወጥ የነሱ ድርጅቶች አሉ። እና ብዙ አይነት በየዘርፉ ብዙ አይነት ድርጅቶች አሉ ማለት ነው። እና የፋሽን ድርጅቶች አሉ እንዲሁም ደግሞ የሆስፒታል የሆነ ድርጅቶች አሉ የጤና ድርጅቶች አሉ። እንዲሁም ደግሞ የፋይናንስ የማኔጅመንት ድርጅቶች አሉ እና ብዙ ብዙ አይነት ድርጅቶች አሉ ማለት ነው። አለም ላይ እና አንድ ነክ ሳይሆን ብዙ አይነት ዘርፍ የያዙ ድርጅቶችም አሉ። ደግሞ ለምሳሌ ብዙ አይነት ድርጅቶች ስንል ኤሌክትሮኒክስ ጋር ስንመጣ ለምሳሌ ኤሌክትሮኒክስ የስማርት ፎር ሊሆን ይችላል የላፕቶፕ የፒሲ እንዲሁም ደግሞ የመኪና እንደገናም ደግሞ ሲቀጥል የፍሪጆች የቴሌቪዥን እንደገናም ደግሞ የልብስ ማጠሚያ ማሽኖች እንደዚህ እንደዚህ አንድ አይነት የተሰባሰበ እቃ የሚያስመጣ የሚልክ የሆነ በእነዚህ ዘርፍ ድርጅት አለ ማለት ነው። እና ብዙ አይነት ድርጅት አለ። እንዲሁም ደግሞ የዘይት ድርጅት አለ። ለምሳሌ የዘይት አለ የነዳጅ ድርጅት አለ የነዳጆች ድርጅት አለ። እና ብዙ አይነት ድርጅት አለ እንደው ኢትዮጵያ ውስጥ እንኳን ብናይ ማለት ነው። እና እና አብዛኛው ድርጅታቸው ባህላቸውን እንወድላችኋለን እኛ እናከብርላችኋለን። የአንዱ ድርጅት አንድ ድርጅት የሌላኛውን ድርጅት ባህል እሴት ማክበር አለበት ማለት ነው። ሚንቅ ከሆነ ለምሳሌ የሚያጣጥል ከሆነ የሌላ ሰው ድርጅት እሱ ላይ ነው ችግሩ ወይ የመጣበት ጠላት እያፈራል ማለት ነው። በሌላ ድርጅት በማያውቀው ድርጅት እያፈራ ይመጣል ማለት ነው። በንግግሩ ብቻ ወይም በሀሳቡ ብቻ ጠላት እያፈራ ስለሚመጣ። ማንኛውም ድርጅት የሌላን ድርጅት ማክበር አለበት በገንዘብ እንኳን ቢበልጠውም ሊያከብረው ይገባል። ብዬ ሀሳቤን እናገራለሁ ያው ብሪያችሁ ሙባረክ አልቃድር ነበርኩኝ አመሰግናለሁ። በሌላ ርዕስ እስክንገናኝ ቸው።

የስራ ቦታ እንዴት ነው የስራዬ ቦታ በጣም የሚያምር የስራ ቦታ አለኝ የሚያስደስት የሆነ የስራ ቦታ አለኝ። መናፈሻው በጣም ደስ ይላል አየሩ ደስ ይላል እጽዋቶች አሉ አረንጓዴ እጽዋቶች አሉ በ ደግሞ የአካባቢው ደግሞ የሙቀት መጠን በጣም ደስ የሚል የሙቀት መጠን ደግሞ አለው ማለት ነው። እና ለአይን ራሱ የሚማርክ የሆነ ቦታ ላይ ነው ያለው እኔ ማለት ነው። የስራ ቦታዬ ሲቀጥልም ደግሞ ውስጡን ስታዩት የተለጠ ትንሽ ጭንቅ የሚል ነገር አለው አልክትም። ምክንያቱም የስራ ቦታ ሲባል መቼም እንደሚታወቀው ስራ ነው እንጂ ሌላ ሚያስቅ ወይም ደግሞ ሚያጫውት ነገር የለም። እና ስራና ስራን ብቻ ነው አቅፎ የሚይዝ እና በዚህ ምክንያት በቃ የስራ ቦታ ሲባል አብዛኛው አብዛኛውን ጊዜ። የስራ ቦታ ያው ምንድነው? ስራ ብቻ ሚሰራበት ቀልድ የማይቀለድበት ቦታ ስለሆነ በዛ ምክንያት ቦታ ሊያስጠላ ይችላል ማለት ነው። ግን ያው ንጽህናው ምናምን ሲታይ በጣም ደስ የሚል ንጽህና ነው ያለው በጣም ደስ የሚል ንጽህና አብሮታል የኔ ስራ ቦታ ማለት ነው። እና ለኔ ደስ ብሎኛል ይኸው ለምጆውም ሊሆን ይችላል አላቅም። ብቻ ሌላ ሰው መጦ ቢያየው ምናልባት ሀሳቡን ሊሰጠኝ ይችላል ይሄ ጥሩ ጥሩ ቦታ ነው። ወይም መጥፎ ቦታ ነው ሊለኝ ይችላል። ግን እኔ ግን የምሰራበት የስራ ቦታ ደስ እያለኝ ደስተኛ ሆኜ። ሁሌም የስራ ቦታዬን ከሌላ የስራ ቦታ ሳለይ የኔ አንደኛ መሆኑን እያሰብኩኝ እየሰራሁ ነው ያለው። እና የስራ ቦታዬ በጣም የሚያስደስት ነው ለማለት ነው ምፈልግ አመሰግናለሁ።

የወተት ተዋጽኦ ትወዳለህ? የወተት ተዋጽኦ በጣም ነው የምወደው እንደ አይብ ይመስል እርጎ ይመስል እንደገናም ደግሞ ቅቤ ይመስል እንደዚህ እንደዚህ አይነት ህይወት ተዋጾዎች በጣም ነው ደስ የሚሉኝ ምክንያቱም ውስጣቸው ያላቸው ጥቅም። በጣም ቀላል የሚባል አይባልም ብዙ ፕሮቲን አላቸው ሰውነትን የሚገነቡ አቅም የሚሰጡ አእምሮን ንቁ የሚያደርጉ የተለያዩ የሆኑ ንጥረ ነገሮችን በውስጡ አካቶ ስለያዘ የወተት ተዋጽኦ ደስ ይለኛል ማለት ነው። የወተት ተዋጽኦ የሚጠጣም ሊሆን ይችላል የሚበላም ሊሆን ይችላል ከኬክ ጋርም ሊሆን ይችላል እንደገናም ደግሞ ከተለያዩ ምግቦች ጋር አብሮ የሚመጣ በውስጡ ወተት ያለበት ምግብ ማንኛውም ምግብ ደስ ይለኛል ማለት ነው። የወተት ለህፃናት ልጆች በጣም ጠቃሚ የሆነ ትልቅ ትልቅን ንጥረ ነገር የያዘለ መጠጥ ሲሆን ህፃናቶች ያን መጠጥ ካላገኙ ይጎዳሉ ሰውነታቸው እየከሳ ይመጣል ማለት ነው። እና ወተት ወሳኝ ነገር ነው ብዬ ለመናገር እወዳለሁ። እና ወተትን የምትጠቀሙ ለልጆቻችሁም እንድትሰጡ እመክራለሁ ማለት ነው። ወተት ትልቅ የሆነ ግብአት ነው አመሰግናለሁ።

የትውልድ ከተማህ የት ነው? እኔ የትውልድ ከተማዬ ጎንደር ይባላል ጎንደር ነው የተወለድኩት እዛው ነው ያደኩት ከአንድ አመቴ ጀምሮ። እስከ ሃያ አመቴ እስከ ሃያ ሶስት አመቴ ጎንደር ነበር የነበርኩኝ። ከዛ በኋላ ወደ ጅጅጋ መጣሁ ማለት ነው እና። ጎንደር በጣም ደስ የምትል ሀገር ናት። ፍቅር የምታስተምር የሆነች ሀገር ናት አንዱ ተቻችሎ ሰው ለሰው ተቻችሎ የሚኖርበት የሆነች ምርጥ አግር ናት ማለት ነው። ጎንደር አሁን ላይ ትንሽ ሁኔታው ቢያስቸግርም ምን ቢልም። በፊት ጎንደር በጣም የምታምር ደስ የምትል ሀገር ናት ማለት ነው። እና ጎንደር ደግሞ ከጥሩ ሀሪፍ ከሚያደርጋት ባህሪዋ ውስጥ አንዱ የአየር ፀባይዋ በጣም ደስ ይላል ማለትም የሙቀት መጠኗ። ጥሩ የሚባል መካከለኛ የሚባል የሙቀት መጠን ያላት። የማያስቸግር የሙቀት መጠን በጣም ቀዝቃዛ ያልሆነ በጣም ደግሞ ሞቃታማ ያልሆነ የአየር ፀባይ ያላት ሀገር ናት ማለት ነው። እንዲሁም ደግሞ ጎንደር በተለያዩ እጽዋቶች ያበሸር ያሸበረቀች የሆነች ሀገር ናት ማለት ነው። እና በዛም ምክንያት ቅዝቃዜ ነፋሳማ ቦታ እንዲሁም ደግሞ አረንጓዴ ቦታ በየቦታው አለ ማለት ነው። ለአይን የሚማርክ አይንን የሚስብ የሆነ እይታና ገጽታ ያላት ማለት ነው። ጎንደር እንዲሁም ደግሞ ጎንደር እንደሚወራው ከሆነ የጀግኖች ሀገር ትባላለች እስካሁን ድረስ ፋሲል ከነማ ፋሲል ፋሲል ግንብ እስካሁን አለ ማለት ነው። ያ ፋሲል ግንብ እስካሁን ድረስ እንደ ታሪክ ተቀምጦ ለቱሪዝም መጎብኛ ተደርጎ የተቀመጠ የሆነ ሀገር ነው ማለት ነው። እንትን ነው ግንብ ነው ማለት ነው ፋሲል ግንብ የሚባለው እና ብዙ ሰዎች እዛ ፋሲል ግንብ እየሄዱ እየጎበኙ ይመጣሉ ማለት ነው። ብር እየከፈሉ ዶላር እያወጡ ያን ግንብ በመጎብኘት ነው ማለት ነው እና። የ መስህብ ቱሪስትን የሚስብ የሆነ ገጽታ አላት ማለት ነው። ጎንደር ታሪካዊ ጎንደር ታሪካዊ ጎንደር ትባላለች ማለት ነው። የኛ ጎንደር የኛ ሀገራችን እና ጎንደር ያን ያህል ሰፊ የምትባል ከተማ አይደለችም። ጎንደር ጎንደር ትንሽ የሆነች አካባቢ ናት ማለት ነው። ጎንደር ከጎንደር ወጣ ስንል ብዙ አይነት ከተሞችን እናገኛለን አዘዞን እናገኛለን ማክሰኝትን እናገኛለን። ባህር ዳር ደግሞ አለች ባህር ዳር ማለት የጎንደር ዋና ከተማ ናት። ባህር ዳር የጎንደር ዋና ከተማ ስለሆነች ማንኛውም ነገር የሚፈጸመው ማንኛውም ትላልቅ ጉባኤ ትላልቅ ስብሰባ ሲኖር ባህር ዳር ውስጥ ነው የሚፈጸም ማለት ነው። ጎንደር ውስጥ አይደለም። ጎንደር አሁን ላይ ተረጋግቷል በፊት ከባድ የሆነ ችግር ነበረ ጎንደር ጦርነት ነበረ። በፋኖ መካከል እና በመከላከያ መካከል ትልቅ የሆነ ችግር እና ፀብ ነበረ ማለት ነው። አሁን ግን ያ ችግር በርዶ ወደ ቀድሞዋ ወደ ቀድሞዋ ማንነቷ ወደ ጎንደር ተመልሳለች ማለት ነው። እና በዚህ ምክንያት ጎንደርን ስለ ጎንደር ማመስገን እፈልጋለሁ እዛ ያሉ ማንኛውም ሰዎችን ያሳደጉኝን ሰዎችን አያቴን አባቴን እናቴን ላመሰግናችው እወዳለሁ። እንደዚህ አድርገው በጥሩ ሁኔታ ያሳደጉኝን ምስጋና ለእነሱ ይገባህ ከፈጣሪ ቀጥሎ ከአላህ ቀጥሎ የማመሰግናቸው እነሱን ነው ማለት ነው። እና ደግሞ የጎንደርን ጨዋ ህዝብ ያለውን ስሜት ያጎነጸፈኝን በጥሩ ሁኔታ ያስተማረኝን ጥሩ ሆኝ እንዳዲግ ጥሩ ባህሪ እንዲኖረኝ ያደረጉኝን የተለያዩ ኡስታዞችን አመሰግናለሁ ማለት ነው። እንዲሁም ደግሞ ጓደኛዬን ጓደኛዬ መሀመድን በጣም ነው የማመሰግነው እዛ ሀገር የነበረኝ አንድ ጓደኛ ነው አብሮ አደጌ ወደ ቀጥተኛውም መንግድ እንዲይዝ እዚህ ያደረገኝ ጓደኛዬ ነው ከፈጣሪ በታች ማለት ነው። እና ጎንደር አሁን ላይ ተረጋግቷል። የተለያየ ቦታ የተለያየ ግንባታ እየተገነባ ነው። የድሮ የሚባለው ቦታ ፈርሶ ወደ አዲስ እየተተካ ነው ማለት ነው። እና እየበለፀገች ይመስለኛል። ጎንደር ስለ ሀገሬ ስለ ትውልድ ከተማዬ ይሄን ካልኩኝ ስለ ጎንደሬ እኔም ጎንደሬ መሆኔን ላሳውቃችሁ እወዳለሁ። ጎንደር ነኝ እኔ ጎንደሬ ነኝ እኔ እና አመሰግናለሁ። ስለነበረን ቆይታ ከመጨረሴ በፊት ግን አንድ ነገር መናገር እፈልጋለሁ። አሁን ላይ ጎንደሬ ጎንደርም ኦሮሞም ትግራይም ልንሆን እንችላለን ግን በፍቅር ተፈቃቅረን መኖር አለብን ማለት ነው። አንዳችን ለአንዳችን ተቻችለን እኛ በፈጣሪ ባለን ፍርሃት ልኩ ነው እንጂ የምንመዘበው የምንመዘነው በዘራችን አይደለም ለማለት ነው። አመሰግናለሁ

ቤትህን ምን ያህል ጊዜ ታጸዳለህ? እኔን እንኳን ቤቴን አብዛኛው ጊዜ የማጸደው ጠዋት በመነሳት ነው የማጸደው እና በቀን ቢያንስ አንድ ጊዜ አጸዳለሁ አንዴ ብቻ አጸዳለሁ በቀን በቀን ማለት ነው። የቤት ጽዳት ሲባል ምንድነው የተፈለገበት? ለምሳሌ እንግዳ ሲመጣ ሊሆን ይችላል ወይም ደግሞ ተደባድበን ከሆነ ቤት ውስጥ ህፃናቶች ሲጫወቱ ምናምን ቤቱ ተበላሽቶ ከሆነ ቆሻሻ ገብቶበት ከሆነ ረጅም ጊዜው ከሆነ ሳይጸዳ ያን ቤት ማጽዳት ግዴታ አለብነ ነው ማለት ነው። ወይም ደግሞ እንግዳ ሲመጣ በዓላት ሲመጣ በዓላት ሲኖር ለምሳሌ በዓል ሲኖር ቤቱን መጸዳት አለበት አዲስ መሆን አለበት ማለት ነው። እና በአብዛኛው ጊዜ የሚጸደው ቤት የሚጸደው በሳምንት ሁለቴ በሳምንት ሶስቴ ቤት ይጸዳል ማለት ነው እና እኔ ደግሞ የማጸደው በሳምንት አንዴ ብቻ ነው ቤቴን የማጸደው ማለት ነው። እንዲሁም ደግሞ አንዳንዴ ጠዋት ጠዋት ስነሳ አልጋዬን ብቻ እጸዳለሁ አልጋዬን አስተካክዬ እነሳለሁ ማለት ነው። ያንን ነው የማደርገው ያለበዛ ግን በሳምንት በሳምንት በሳምንት ቅዳሜና እሁድ ቤቴን አጸዳለሁ ማለት ነው ምክንያቱም ስራ ስለሌለኝ ትምህርትም ስለማልሄድ በሳምንት በሳምንት ቤቴን አጸዳለሁ ማለት ነው። እና ያ ነው የማደርገው እኔ ጋር ብዙም በየጊዜው ቤቴን አላጸዳም ማለት ነው። አንዳንድ ጊዜ ነው ቤቴን የማጸድበው ስለዚህ ያው በዚህ መልኩ ጽዳቴን አከናውናለሁ ማለት ነው። አመሰግናለሁ

ማህበራዊ ሚዲያ ትጠቀማለህ? ማህበራዊ ሚዲያ እጠቀማለሁ። ለምሳሌ ሶ ቲክቶክ ሊሆን ይችላል ወይም ቴሌግራም ሊሆን ይችላል ኢሞ ሊሆን ይችላል ዋትሳፕ ሊሆን ይችላል እና የተለያዩ ማህበራዊ ሚዲያዎችን እጠቀማለሁ እንዲሁም ደግሞ ዩቲዩብ በተለይ ዩቲዩብ እኔ ተማሪ ስለሆንኩኝ የተለያዩ ሌክቸሮችን ለማየት ለማንበብ ስል ለጥናቴ ጥናቴን እንዲያግዘኝ ሲል የተለያዩ ሰርች ሰርች እያደረኩኝ የተለያዩ ኢንፎርሜሽኖችን የተለያዩ ዩቲዩብ ቪዲዮዎችን አጫጭር ሊሆኑ ይችላሉ ረዣዥም ሊሆኑ ይችላሉ እነዛን ቪዲዮዎች አያለሁ ማለት ነው። ዩቲዩብ ዩቲዩብ ከፍቼ እንዲሁም ደግሞ ለምሳሌ አስተማሪ ዩቲዩብ ላይ የሆነ ነገር ሲለቅ ያን ገብቼ በዩቲዩብ ዩቲዩብ ውስጥ እመለከታለሁ ማለት ነው። እና አብዛኛው ጊዜ ስለ ባዮሎጂ ሊሆን ይችላል ኬሚስትሪ ማትስ ሊሆን ይችላል ያልገባኝን ነገር ካለ አለም አቀፍ መምህሮች አሉ የለቀቁት ሌክቸሮች እነሱን የእነሱን ቪዲዮ የእነሱን ሌክቸር በመከታተል ለምሳሌ አንድ ሰዓት ሊሆን ይችላል ሁለት ሰዓት ሊሆን ይችላል ውጭ ብዬ ትግስት አድርጌ ሾርት ኖት ይዤ ያን የሚሉትን ነገር መጽሐፍ ማለት ነው። መከታተል እንደዛ አደርጋለሁ አብዛኛው ጊዜ እና ዩቲዩብ እንደ ትልቅ ማህበራዊ ሚዲያ የምጠቀምበት አንዱ ነው። ሲቀጥል ደግሞ ማህበራዊ ሚዲያ የምትጠቀምበት ምንድነው? ፌስቡክ ነው። ፌስቡክ ደግሞ በጣም እወዳለሁ ፌስቡክ ማንኛውም ኢንፎርሜሽን አለም ላይ ያሉ የሚሰራጩ ነገራቶችን ለምስ አለም አቀፍ የሆኑ ነገራቶችን ዜናዎችን ትኩስ የሆኑ መረጃዎችን የማገኝበት የሆነ መተግበሪያ ነው ማለት ነው። በዚህ ማህበራዊ ሚዲያ እጠቀማለሁ ማለት ነው። ጊዜህን ይኸው እዚህ ላይ አብዛኛው ጊዜ አጠፋለሁ ፌስቡክ ላይ ማለት ነው። እንዲሁም ደግሞ ቲክቶክ ቲክቶክ ደግሞ በደንብ የምጠቀመው ማታ ጀምሮ እስከ ስድስት ሰዓት ልተኛ አካባቢ ስል ቲክቶክ ወደ ላይ ወደ ታች እያደረኩ ነው እና እየተጠቀምክ ያለ ቲክቶክ በብዛት እጠቀማለሁ ለማለት ነው። እና ቲክቶክ እነዚህ ማህበራዊ ሚዲያ የሚባሉ ጥሩ ጎን አላቸው መጥፎ ጎን አላቸው ጥሩ ጎናቸውን ስንይ ማህበራዊ ሚዲያ ለምሳሌ ለመረጃ ለመለዋወጥ ሊሆን ይችላል። ለትምህርት ሊሆን ይችላል እውቀት ለመክስም ሊሆን ይችላል እንዲሁም ደግሞ ለተለያዩ ቤተሰብ ለሩቅ ሀገር ላለ ለምሳሌ ሌላ ካንትሪ ሌላ ቦታ ላለ ሰው ደውለህ በማህበራዊ ሚዲያ በኩል ልትገናኝ ትችላለህ ማለት ነው። ይሄ ጥሩ ጎኑ ነው ከሞላ ጎደል ማለት ነው። መጥፎ ጎኑ ካልነ ደግሞ የማህበራዊ ሚዲያ መጥፎ ጎን ምንድነው? ካለ ለምሳሌ መጥፎ የሆነ መረጃን እንደገና ደግሞ አብዩዝ ሊሆን ይችላል እንደገና ደግሞ ሴክስ ቫዮላንስ ነገር ቪዲዮ ፒክቸር እንደዚህ አይነት ነገራቶች ታያለህ ማለት ነው። እና እንደገና ደግሞ ሌላ ደግሞ የጥቃት የስልክ ጥቃት የፓስወርድ እንደ ሳይበር አታክ አይነት ነገራቶች ሊያጋጥሙ ይችላሉ ማለት ነው። ማህበራዊ ሚዲያ በምንጠቀምበት ሰዓት እና በዚህ ምክንያት ማህበራዊ ሚዲያ ብዙ አይነት መጥፎ ጎኖች አሉት ማለት ነው። እና ማህበራዊ ሚዲያ እኔን ጠቅሞኝ አልልም ጎድቶኛል አልልም እኔ እኩል ለእኩል ነው ማለት ነው። ጥሩ ጎኑን ከፈለኩኝ ጥሩ ጎኑን እጠቀማለሁ መጥፎ ጎኑን ከፈለኩ ደግሞ መጥፎ ጎኑን እጠቀማለሁ ማለት ነው። እና እንደ አጠቃቀሜ ነው እኔ ማህበራዊ ሚዲያ እንደ አጠቃላይ መጥፎ ነው ወይም ጥሩ ነው ማለታችን ሳይሆን እንደኛ አጠቃቀም ይወሰናል ብዬ አስባለሁ ማለት ነው። ማህበራዊ ሚዲያ እንደኛ አጠቃቀም ይወሰናል እና ማህበራዊ ሚዲያ በምንጠቀምበት ሰዓት ጥሩ ነገር ማድረግ አለብን ነህ ለጥሩ ሁኔታ መዋል አለብን ነው ማለት ነው። ለመጥፎ ነገር መጠቀም የለብንም። ለመረጃ ለመዘባት መሆን የለበትም እንዲሁም ደግሞ የሰው መረጃ ለመስረቅ መሆን የለበትም። ለራሳችን ለሆነ ለትምህርታችን ሊሆን ይችላል ለስራችን እድሎችን መፍጠር ሊሆን ይችላል ከተለያዩ ሰዎች ጋር ለመገናኘት ሊሆን ይችላል ለዛ ጥሩ ጥሩ ምክንያት መጠቀም አለብን ብዬ አስባለሁ። ማህበራዊ ሚዲያም ማለት ነው እንደዛ ካልሆነ ሰዎችን እንጎዳለን ሳናውቀው ራሳችንን በተዘዋዋሪ መጥፎ ሰው አድርገን ራሳችንን የምንጎዳለን ማለት ነው። ምክንያቱም ከተያዝን ለምሳሌ የሰው መረጃ ስንሰርቅ እየሰረቅን ከተያዝነህ ፖሊስ መጥቶ ሊወስድን ሊያስረን ይችላል ማለት ነው። እና ራሳችንም ምንጎዳበት እድል ይኖራል ማለት ነው። ስለዚህ ማህበራዊ ሚዲያ እባካችሁ ለጥሩ ነገር እንጠቀመው ለመጥፎ ነገር አንጠቀመው በማለት ምክሬን አስተላልፋለሁ ማለት ነው። እና ማህበራዊ ሚዲያ እኔ በብዛት እጠቀማለሁ። መልሱ ምንድነው? ማህበራዊ ሚዲያ አዎ እኔ በብዛት እጠቀማለሁ ስጠቀም ግን ጥሩ ጥሩ ጎን ጥሩ ጥሩ ጎን ብቻ ነው እንጂ ይዤ የምከተል መጥፎ የሆነ ጎኑን አልከተልም ማለት ነው። የማህበራዊ ሚዲያ እናመሰግናለሁ ስለ ማህበራዊ ያለኝ ቆይታ ይሄ ነው።

ስራህ አድካሚ ነው ስራ የኔ አድካሚ አይደለም ደስ የሚል ስራ ነው ያለኝ ማለትም በሰአት የተገደበ የሆነ ስራ ነው ያለኝ አድካሚ ስራ አይደለም በጣም የሚማርክ ስራ ነው ያለኝ ማለትም ሰአቶችን በሰአት እገባለሁ በሰአት እወጣለሁ። የሚያደክም ስራ አይደለም ያለ አንዳንዴ ግን ያው ሊያደክመኝ ይችላል። ምናልባት ስራ ከበዛ ወይም ደግሞ እኔ ሌላ ነገር ፈልጌ ስራዬ ለምሳሌ በመሃል ከገባብኝ ለዛ ስራ ለምፈልገው አላማ ካስቀረኝ ምናልባት ስራዬን ልጠላ እችላለሁ። በዛውም ደግሞ ስትጠላ ደግሞ ስራዬን ስጠላ ሊያደክመኝ ይችላል ማለት ነው። እና የኔ ስራ ያን ያህል አድካሚ ብዬ አልገልጸውም ስራዬ አድካሚ አይደለም ማለት ነው። ግን አንዳንድ ሰዎች አይታችሁ ከሆነ ቀኑን ሙሉ የሚሰሩ አሉ አስራ ሁለት ሰዓት ላይ ተነስተው ማታ አንድ ሰዓት ላይ የሚገቡ ብዙ የኛ ማህበረሰብ አሉ ማለት ነው። የኛ ማህበረሰብ ብቻ ሳይሆን እንደ አለም አቀፍ ብዙ ሰዎች አሉ እንደዚህ አይነት ስራ የሚሰሩ ማለት ነው። በተለይ የመንግስት ሰራተኞች እና እና በዚህ ምክንያት ስራቸው አድካሚ ሊሆን ይችላል ማለት ነው። እነሱ እየለመዱት ሲመጡ ግን እየወደዱትም እየታገሱትም ይመጣሉ ማለት ነው። ስራውን እንጂ ስራ ሲባል ሁሉም ስራ ሊያድክምም ይችላል አድካሚ ስራ አለ ደግሞ ቀለል ያለ የማያድክም ስራ አለ ማለት ነው። እና ስራ ሁለት አይነት ነው በዚህ መልኩ ማለት ነው። እና አድካሚ ስራ የምንላቸው የመንግስት ስራ ነው። ደግሞ የመንግስት ስራ ብቻ ሳይሆን የተለያዩ የሆኑ የጉልበት ስራዎች ለምሳሌ ሰራተኞች የሚሰሯቸው የቀን ስራዎች እነሱ ትንሽ አድካሚ ናቸው ብዬ አስባለሁ። ምክንያቱም ብዙ የሆነ ሀይልን ስለሚጠይቁ ማለት ነው። አድካሚ ናቸው ሲቀጥል ደግሞ አድካሚ ያልሆኑ ስራዎች አሉ ለምሳሌ ዩቲዩብ ላይ ቁጭ ብለህ። ስትሪም እያደረግክ ቀጥታ የምታወራው የምትሰራው ስራ እንዲሁም ደግሞ ቲክቶክ ጌም እየተጫወትክ የምታገኘው ገንዘብ የምታገኘው አይነት አይነት ስራ በጣም አድካሚ አይደለም እንዲሁም በጣም እረፍትን ይሰጣል ደስታን ይሰጣል። አንተ ብቻ ማድረግ ያለብህ ቁጭ ብለህ መስራት ነውና ከቴክኖሎጂ ጋር መተዋወቅ ያስፈልጋል። አድካሚ ስራዎችን ላለመስራት እና ቀለል ያሉ ስራዎችን ደስ የሚሉ ስራዎችን ለመስራት ብዙ ገንዘብ የሚከፈልበትን ስራ ለመስራት ከቴክኖሎጂ ጋር ከዲጂታል ህይወት ጋር መተዋወቅ ያስፈልጋል ብዬ ለራሴ እናገራለሁ ማለት ነው። ለራሴ ብቻ ሳይሆን ኖ ለራሴ ሳይሆን ለማህበረሰቡ መናገር እወዳለሁ። በዚህ አጋጣሚ ማለት ነው እና አሁን ራሱን እኔ እየሰራሁት ያለው ስራ ምንድነው? በዲጂታል ዲጂታላዊ ስራ ነው እየሰራሁ ያለ ማለት ነው። ምክንያቱም ቀለል ያለ ስራ ብዙ ገንዘብ የምታገኝበት ስራ ሳትለፋ አትደክም። በቀጥታ ብቻ ድምጽህን በማስተላለፍ ድምጽህን ቀድተህ በመላክ የምታገኘው የገንዘብ በዚህ መልኩ ነው ማለት ነው። በዚህ መልኩ ገንዘብ ታገኛለህ እና እንደዚህ አይነት ስራ ሰዎች ከዲጂታል ህይወት ጋር ቢተዋወቁ ብዬ አስባለሁ። አድካሚ የሆነ ስራ ላለመስራት እና አድካሚ የሆነ ስራ እንዲተው በዚህ መልኩ እመክራለሁ ማለት ነው። ወንድማዊ ምክር እመክራለሁ። በብዛት አድካሚ ስራ ስንል ማነው እነዚህ አድጋሚ ስራዎችን የሚያሰራ ካልን መንግስት ሊሆን ይችላል። ወይም ደግሞ ትልቅ ባለሀብት ሊሆን ይችላል ያ ባለሀብት ቤት ውስጥ ቁጭ ብሎ ብዙ ሰራተኞችን ቀጥሮ የጉልበት ስራ እያሰራህ ለሱ ጥቅም እንዲውልለት የሚያደርግ ብዙ አይነት ሰው አለ ብዙ አይነት ሀፍታም ሰው ማለት ነው። እና በዛ ምክንያት እንደዚህ አይነት ትናንሽም ገንዘብ ቢከፈላቸውና ስራቸው አድካሚ የሆነ ብዙና ብዙ ሰዎች ግለሰቦች አሉ ማለት ነው። እና እነሱም መድረግ ያለባቸው ከዛ ስራ ተላቀው የኮምፒውተር ስራ የኮምፒውተር ትምህርት ተምረው በቀጥታ እንደ ፍሪላንሰር አይነት ስራ ቢሰሩና ስራቸውን ቢያቀሉ አድካሚ እንዳይሆን ማለት ነው። ያ ስራ ብዙም ትንሽ ሊያድክም ይችላል ፍሪላንሰር ግን የጉልበት ስራ አይደለም። አቅምን አይጠይቅም ጭንቅላት ብቻ ነው የሚጠይቅ እና ጥበብን ብቻ ነው ሙያን ብቻ ትምህርትን እውቀትን ብቻ ነው የሚጠይቅ። እና እንደዚህ አይነት ስራ ላይ ቢገቡ ብዬ እመክራለሁ ማለት ነው። አብዛኛው ማህበረሰብ እንደዛ ካልሆነ ኑሮ እየከበደ ይመጣና እነሱም ወደ ሌላ አይነት ተስፋ መቁረጥ ስራቸው አልካሚ ከሆነ ወደ ሌላ አይነት ተስፋ መቁረጥ የሚሄዱ የሚሻገሩ ይመስለኛል ማለት ነው። እና አድካሚ ስራ አይደለም። የኔ ስራ ደስ የሚለው ቀለል ያለ ስራ ነው። እየሰራሁ ያለ ይኸው በስልኬ እየሰራሁ ነው ያለ እየቀዳሁ ነው ያለ ማለት ነው። አመሰግናለሁ

ሾርባ ትወዳለህ አዎ ሾርባ በጣም ነው የምወድ እንዲሁም ደግሞ ሾርባ የሾርባ ዘሮችን ማንኛውም አይነት እንደ ሾርባ ሆኖ የሚሰሩ መጠጦችን በጣም ነው የምወደው። ሾርባ ሲባል እንደውም አብዛኛው የምወደው ከጾም በኋላ ለምሳሌ ጾም ጾሜ አንድ ሰዓት አካባቢ ልበላ ስል ምግብ ሲያስፈልገኝ መጀመሪያ የምመገበው ነገር ሾርባ ነው። ሾርባ በጣም ነው የምወድ ሆድ ያሞላል ጤና ይጠብቃል ደስተኛ ያደርጋል እንዲሁም ደግሞ ትኩስ ሆኖ ወደ ሰውነት ሲወርድ ያለው እርካታ በጣም ደስ የሚል እርካታ ይሰጣል ማለት ነው። እና ሾርባ የሚሰራው ከአጃ ነው አጃ ከተፈጨ በኋላ ያ አጃ ወሃ ላይ በመሆን ከፈላ በኋላ ከዛ ስኳር አድርገው እናቶቻችን በጥብጠው ይሰጡናል ማለት ነው። እና ያ ሾርባ በወፈር ያለውን ሾርባ እንጠቀመዋለን ማለት ነው። እና ሾርባ በጣም ደስ የሚል ነገር ነው። እና አንዳንዴ ደግሞ የሩዝ ሾርባ የሚባል አለ የአትክልት ሾርባ የሚባል አለ። እንዲሁም ደግሞ የዶሮ ሾርባ የሚባል አለ እና ሾርባ ብዙ አይነት ነው በብዙ አይነት ቅመማ ቅመሞች በብዙ አይነት አዝእርቶች ሊሰራ ይችላል ሾርባ ማለት ነው። እና እኔ የምወደው ግን የአጃው ነው። የአጃውን ሾርባ በጣም ነው የምወደው እንዲሁም ደግሞ የሩዙን ሾርባ በጣም ነው የምወደው። ሩዙ ተፈጭቶ ከአጀው ጋር ሆኖ በአንድ ላይ የሚሰጡትን የሆነ ሾርባ በጣም ነው የምወደው የምጠቀመውም እሱን አይነት ሾርባ ነው። አብዛኞቻችን ሾርባን የምንጠቀመው ከጾምነ በኋላ ነው ከጾምነ በኋላ ያ ሾርባ ሲመጣ ወደ ጉሮሮአችን የምናስገባው በዛ ምክንያት ነው ማለት ነው። ሾርባ በሾርባ መጀመሪያ የምንጠቀመው ሾርባ ነው። እና ሾርባ የምትጠቀመው ብዬ እመክራቸዋለሁ ማለት ነው። ከገና ከመብላታችሁ በፊት በተለይ ጾመኛ ከሆናችሁ ምግብ ከመብላታችሁ በፊት እንጀራ ወይም ደግሞ የሆነ ዳቦ ነገር ከብድ ያለ ነገር ከመብላታችሁ በፊት መጀመሪያ ሾርባ ብትጠጡ እና ሆዳችሁን መጀመሪያ ብታጸዱት ብታለማምዱት ጥሩ ነው። ብዬ አስባለሁና ሾርባኔ በጣም እወዳለሁ። እኔ ብቻ ሳይሆን ቤተሰቦቼ በጣም ይወዳሉ እናቴ ትወዳለች አባቴ ይወዳል። እንዲሁም ደግሞ አያቴ እንዲሁም ደግሞ ወንድሜም ራሱ ይወዳል ምክንያቱም ሾርባ ከጾምን በኋላ ስለምንጠቀም ማለት ነው። እና ሾርባ እንኳን እኛ አንታመም በጣም ነው የምንሆን የምንወድ እኛ አካባቢ ደግሞ በጣም ሾርባ አለ። ሾርባ ሙስሊሙ ሳይቀር ክርስቲያኑ ሳይቀር ለጾም በእኛ ጾም ማንኛውም ሰው ሾርባ ይጠጣል ማለት ነው። ምክንያቱም እንትኑም ስላለ በጣም እንትኑም ስላለ አቅርቦቱም ስላለ ስላለህ የሾርባ ወዲያ ወዲያው ነው የምንጠጣ ማለት ነው። እና ሾርባ በጣም ነው የምወድ ሾርባን እንድትጠጡ እመክራችኋለሁ ማለት ነው። እና እኔ አላውቅም። ሌላ ውጭ ሀገር ሾርባ ይኖራል አይኖርም ግን ኢትዮጵያ ውስጥ በብዛት ሾርባ አለ። ሾርባ አለ ኢትዮጵያ ውስጥ ውስጥ ሾርባ እንጠቀማለን ግን ውጭ ሀገር ላይ ስንመጣ ሾርባ ሊኖርም ላይኖርም ይችላል እውቀቱ የለንም። ትንሽ ውድ ነው መሰለኝ ሾርባ እዛ ከሱፐር ማርኬት ምናምን ስለሚገዙ ሾርባ ትንሽ ሊወደድ ይችላል እኛ ሀገር ግን ምንም ሱፐር ማርኬት አይጠበቅብህም የት ነው መሄድ ያለብህ? በጓሮ የተከልከውን አጃ ያንሰብስበህ አስፈጭተህ ወይም ደግሞ በራስህ እጅ ፈጭተህ መቀቀል ብቻ ነው የሚጠበቅብህ ማለት ነው። ሾርባ ሊፈላ ሌላው ነገር ደግሞ ሾርባ ሊፈላ ምን ያህል ጊዜ ይወስድበታል ካላችሁኝ አንድ ሶስት ሰዓት ይፈጅበታል። ለምሳሌ አንድ ሰዓት ለአንድ ሰዓት ፈልገነው ከሆነ አስር ሰዓት ላይ ሾርባ ይጣዳል ማለት ነው። ወይም አስራ አንድ ሰዓት ላይ ሾርባ ይጣድና ለአንድ ሰዓት ይበስላል ማለት ነው። እዛ የበሰለውን ያን ሾርባ አንስተን እንጠጣለን ማለት ነው። ቤተሰቦቻችን ሁሉ እንጠጣለን እኔ ብቻ ሳይሆን እና ሾርባ ብዙ ጥቅም አለው። እንደተናገርኩት ቅድም በጣም ጠንካራ ያደርጋል ከምግብ በፊት ከተጠቀምነው አፒታይታችን የምግብ ፍላጎታችንን ይከፍትልናል ብዬ አስባለሁ እና ሾርባን ተጠቀሙ ለማለት ነው። ሾርባ በጣም አሪፍ የሆነ የምግብ አይነት ነው እላለሁ። ያው አመሰግናለሁ እወዳችኋለሁ እኔ አብሬያችሁ ሙባረክ አልቃደር ነበርኩኝ። እስካሁን ድረስ ስንቀዳው የነበረ ሾርባ ትወዳለህ ወይም ሾርባ ትወዳለህ ወይስ አትወድም? በሚባል ርዕስ ዙሪያ ነበረ እና እኔም ደግሞ እንደምወድ ሾርባን እንደምወድ ተናግሬያለሁ። እናንተም ደግሞ የምትወዱ ካላችሁ የሚወድ ካለ ብትነግሩን ያው ደስ ይለኛል። ሾርባ እና በጣም የሆነ አሪፍ የሆነ ምግብ ነው። ለመጠጥነት ያገለግላል በጣም አሪፍ የሆነ ምግብ ነው

የስራ ግምገማ ተደርጎልሃል። የስራ ግምገማ እኔን ተደርጎልኝ ያውቃል አወ በምሰራው ነገር እኔ ሳልሆን እኔ ሳልኖር ተሰብስበው ሰራ እንትኖች አለቆች ተሰብስበው እርስ በእርሳቸው ግምግመውኝ ያውቃሉ ማለት ነው የምሰራው ስራ። ልክ ነው ወይስ አይደለም የሚለውን ነገር እርስ በእርሳቸው ገምግመው አሳውቀውኛል ማለት ነው። እና አብዛኛው ጊዜ አልፌያለሁ የሆነ ጊዜ ደግሞ የወደኩበት ሰዓት አለ የስራ ግምገማ ላይ እና በዛ ምክንያት የስራ ግምገማዬ ጥሩ ነው ብዬ አስባለሁ ማለት ነው። እና ተገምግሜ አውቃለሁ ብዙ ጊዜ ተገምግሜ አውቃለሁ የሰራ ግምገማ የሰራ ግምገማዬም ደግሞ ሀሪፍ ነው። እናም ደግሞ ለመገምገም መገምገም ጥሩ ነው ስራ መገምገም ጥሩ ነው ምክንያቱም የምንሰራው ስራ ከእኛ አንፃር ጥሩ ሊሆን ይችላል። ከሰው አንፃር ወይም ደግሞ ከሰራተኞች አንፃር ከእነዚህ ከደንበኞች አንፃር ጥሩ ላይሆን ስለሚችል የስራ ግምገማ ያስፈልጋል ብዬ አምናለሁ ማለት ነው። አመሰግናለሁ

ስራ ምኞቶችህ ምንድን ናቸው? የስራ ምኞቶቹ የተለየየ ብር ማግኘት ወይም ደግሞ ገንዘብ የሚያስገኝ የስራ ምኞት ነው ያለኝ ማለት ነው እኔ አሁን ላይ ደግሞ ልጅ እያለሁ ጀምሮ የምናገረው ነገር ምንድነው ገንዘብ የሚያስገኝ ወይም ደግሞ ዶክተር ሳይንቲስት የምሆን ቶሎ የምከብርበት የሆነን ስራ ነው የምሰራ ማለት ነው እና አሁን ላይ ደግሞ ምኞቴ ምንድነው ካላችሁኝ እኔ የምመኘው ስራ እንትን ነው አብዛኛውን ጊዜ እንግላንድ ሄጄ እዛ በደንብ እየተከፈለኝ በሰአት እየተከፈለኝ መስራት ነው የምፈልግ ማለት ነው እና ዋናው ነገር ዶላር ስለሆነ ማለት ነው ዋናው ነገር ገንዘብ ስለሆነ እና ቶሎ ብዬ የራሴ የሆነ ድርጅት ማቋቋም ነው። ያ ነው የስራ ምኞቴ ማለት ነው እንጂ ብዙ የስራ ምኞቶች አሉኝ፣ ግን ይሄ አንዱና ትልቁ የሆነ የስራ ምኞቴ ነው ማለት ነው አመሰግናለሁ ሌላ ደግሞ ብዙ ሰዎች የስራ ምኞቶች አሉ የተለየዩ ስራ ምኞቶች አሏቸው። ብር የሚያስገኝ እንዲሁም ደግሞ ቀላል የሆነ አድካሚ ያልሆነ የስራ ምኞቶች አሏቸው ማለት ነው ከዛ ውስጥ ለመዘርዘር ሀብታም የሚሆንበት ለምሳሌ እንደ ሳይንቲስት አይነት ነገር እንደ ነጋዴ አይነት ነገር እንደዚህ እንደዚህ አይነት ስራዎች በቃ በተለየ የስራ ጥሩ የሆነ ልምድ አላቸው ማለት ነው። እና ይህን እኔ የምወደው የስራ ምኞቴ የምወደው እንደዚህ አይነቱን ስራ ነው ማለት ነው እና በደንብ ይህን ስራ ደግሞ ለማግኘት በደንብ መማር ይጠበቅብኛል፣ በደንብ ማወቅ ይጠበቅብኛል፣ ሌሊቱን ሳልተኛ መዋል ይጠበቅብኛል ማለት ነው። እና በዛ ምክንያት እንደዚህ እንደዚህ አይነት የስራ ምኞት አለኝ ማለት ነው እና አመሰግናለሁ በእኔ በኩል ያለው ይሄ ነው የስራ ምኞት እንደ ማህበረሰብ ደግሞ ስንመጣ አብዛኞቻችን ማህበረሰብ አብዛኛው ልጆች ራሱ ስንጠይቃቸው ምን መሆን ነው የምትፈልገው ስታድግ ምንድነው የስራ የስራ ምኞታችሁ ብለን ስንጠይቃቸው የሚሉን ነገር ምንድነው ዶክተር መሆን ነው የምንፈልግ ነው የሚሉ ወይም ደግሞ ሳይንቲስት ወይም ደግሞ ኢንጂነር ከሶስቱ አብዛኛው ጊዜ አይወጣም። ወጣ ቢባል ራሱ አንዳንዱ ምን ሊል ይችላል ያው እንትን ሊል ይችላል ለምሳሌ አንዳንዱ እኔ ጠበቃም መሆን እፈልጋለሁ የባንክ እንዲኖረኝ እፈልጋለሁ እንደዛ አይነት የስራ ምኞት ሊነገር ይችላል እንጂ አብዛኛው ሰው አይወጣም ከእነዚህ ውስጥ ማለት ነው እና ይሄ ነው የስራ ምኞቴ እኔ ብዙም የስራ ምኞት የለኝም ለማለት ነው እና አመሰግናለሁ ዞሮ ዞሮ በአዲስ ነገር እስቲ እንመጣለን ብዬ አስባለሁ። ሌላ ጥያቄ ካለ ያው መጠየቅ ትችላላችሁ ማለት ነው። እንደ ጥቅል የስራ ምኞት ሲባል ምን ማለት ነው ስንል አንድ ሰው አድጎ ወይም ትልቅ ሰው ሆኖ ወደፊት ህይወቱን የሚያስቀጥልበት የሆነ ስራ ማለት ነው የሚወደው ሳይደክም ሳይለፋ ከልጅነቱ ጀምሮ የሚመኘው የሆነ ስራ ማለት ነው። የምኞት ስራ ማለት ያ ነው እና ብዙ ጊዜያችንን በስራ መጠመድ አለብን ወይም በትምህርት መጠመድ አለብን እንደዚህ አይነት እድል እንዲመጣልን ማለት ነው እና ይሄ ነው ከእኔ ጋር ያለው አመሰግናለሁ።

ማታ ከስራ በኋላ ምን ታደርጋለህ? አብዛኛው ጊዜ ከስራ በኋላ የማደርገው ምንድነው ሶሻል ሚዲያ እከፍታለሁ ማለት ነው። ማለት ማህበራዊ ሚዲያ ከፍቼ ቲክቶክ እጠቀማለሁ ዩቲዩብ አያለሁ እንዲሁም ደግሞ ቴሌግራም ከጓደኞቼ ጋር እጻጸፋለሁ ወይም ደግሞ ቲቢ አያለው የተለያዩ ነገራቶችን ቁርአን አዳምጣለሁ እንዲሁም ደግሞ ቂርኣት ደሞ አለ ኪታብ አነባለሁ እና የተለያየ የተለያየ ነገር አደርጋለሁ ማለት ነው። እና አብዛኛውን ጊዜ ማጠፋው በእነዚህ ነገራቶች ነው። ከስራ በኋላ እረፍት ስለሚያስፈልግ ጭንቅላትን ለማረጋጋት ስለሚረዳ እናም ደሞ ሰውነትን ለማረጋጋት ሰውነት እና ጭንቅላት እረፍት ያስፈልጋቸዋል። በዛ ምክንያት አብዛኛው ጊዜ ማረፍ ያስፈልገናል ማለት ነው። እና በዛ ምክንያት እነዚህ እነዚህ ነገራቶችን አደርጋለሁ ማለት ነው። አእምሮዬን አሰርፋለሁ። ኧ እንደገናም ደግሞ ምን አደርጋለሁ በብዛት ምግቦችን እየተመገብኩኝ የተለያዩ ጣፋጭ የሚባሉ ምግቦችን እየተመገብኩኝ ከስራ በኋላ አሳልፈዋለሁ ማለት ነው። እንዲሁም ቡና እየጠጣሁ ሻይ እየጠጣሁ ወተትም ሊሆን ይችላል። ከጓደኞቼ ጋር እየተሳሳቅኩኝ ጓደኞቼን በመጥራት ከእነሱ ጋር የተለያዩ ነገራቶችን በማውራት በመጫወት ኧ የስራ ጊዜያችንን እናሳልፋለን ማለት ነው። እና አመሰግናለሁ። የስራ ጊዜዬን በዚህ መልኩ አሳልፋለሁ እስቲ እናንተ ደግሞ ሌላም ጥያቄ ካለ ጠይቁኝ

ልብሶችህ በስርዓት የተቀመጡ ናቸው ልብሶቼ አዎ አብዛኛው ልብሶቼ በስርዓት የተቀመጡ ናቸው። እኔ ልብሴን እንደዚህ አዘርክርኬ አልቀመጥም ከሻንጣዬ ውስጥ ነው የማስቀምጥ አጥፌ አጥቤ ተኩሼ እንዲሁም ደግሞ ሽቶ ቀብቼ ነው የማስቀምጣቸው ልብሶቼን እና ስፈልግ ግዜ ነው አንስቼ ወደ ትምህርት ቤት ልሄድ ስል ሊሆን ይችላል ወይም ደግሞ ከጓደኞቼ ጋር ልገናኝ ሊሆን ይችላል የዛን ግዜ ነው። ልብሶቼን አንስቼ የምለይ የታጠቡ ልብሶቼን አንስቼ የምለብሳቸው ማለት ነው። እንዲሁም ደግሞ ሲቆሽሹ አጥቤ እንደገና በስርዓት አስቀም አስቀምጣለው ማለት ነው። እና ልብሶቼን በደንብ አድርጌ ነው የማጸዳቸው የማስቀምጣቸው እንዲሁም ደግሞ ለተፈለገው አላማ የማውላቸው ማለት ነው። እና በልብሶቼ እኔ አልገደረደርም ምን አልልም እኔ ጥሩ ነው ልብሶቼን የማስቀምጥ በስርዓት የማጥፍ ማለት ነው። እና ልብስ ወሳኝ ነገር ነው አመሰግናለሁ በዚህ ዙርያ ሌላ የምለው ነገር የለኝም

በአደባባይ በአደባባይ መናገር ትችላለህ? በአደባባይ በጣም ነው መናገር የምችል አደባባይ ማንም አልፈራም እኔ ምክንያቱም እኔ አይን አውጣ ባህሪነት ስላለኝ አይን አፋር አይደለሁም እና በአደባባይ እናገራለሁ በአደባባይ እጮሃለሁ ሀሳብን እንደፈለኩኝ እገልጻለሁ ማለት ነው እና ይሄ ባህሪ አለኝ ይሄ የሆነ ልዪ የሆነ የራሴ የሆነ ባህረ አለኝ ከአላ የተሰጠኝ ጥሩ የሆነ ባርያ አለኝ ማለት ነው። እና በአደባባይ መናገር መልመድ አለባችሁ ልባችሁን ማጠንከር አለባችሁ ጎበዝ መሆን አለባችሁ እና በአደባባይ የሚያስፈራ ነገር የለም በአደባባይ ለመናገር የሚያስፈራ ነገር የለም እና በዚሁ ብትቀጥሉ እላለሁ አመሰግናለሁ

ደሞዝ በየትኛው ቀን በየትኛው ቀን ተገኛለህ? ደሞዝ የማገኝ በሰላሳኛ ቀን ሰኞ ቀን ነው የማገኝ አብዛኛውን ጊዜ ደሞዝ በዚያ ስዓት ነው እኔ የሚከፈለኝ እንድሁም ደግሞ ደሞዝ የመገኛው በወር አንዴ ነው እሄ ማለት። ስልክ በምትጠቀምበት ስዓት የተለያዩ ስራዎችን በምሰራበት ስዓት የተለያዩ ኦንለይን ስራዎችን በምሰራበት ስዓት ደሞዝ ይከፍለኛል እና የዚያን ጊዜ በሚገኘው በወር ነው እና በበይናንስ ሆነ ወይም ደግሞ በሌለ ነገር ደሞዜን እቀበላለሁ ማለት ነው። አገኛለሁ ማገኛውም በሰምንት አንዴ ነው። የተለያዩ ቀናቶች አሉ አንደንዴ ረዓቡ ላገኝ እችላለሁ ወይም ሀሙስ ላገኝ እችላለሁ። አንደንዴ ደግሞ ቅደሜ እና እሁድ የማገኝበት ስዓት አለ። እና ደሞዜን የመገኛው ቀን በሰላሳኛው ቀን ነው ሰላሳ ቀን ሲል ደሞዜን አገኛለሁ ማለት ነው። እና በዚህ ምከንያት ነው እኔ አብዛኛው ጊዜ የሚከፈለኝ ማለት ነው። በሰላሳኛው ቀን አመሰግናለሁ

መስኮትህን ከፍተህ ትተዋለህ ኧረ በጭራሽ መስኮቴን መስኮቱን ከፍቼ አልተውም ምክንያቱም ሌባ ይገባል እንዲሁም ደግሞ ንፋስ ይገባል። ኧረ ያስፈራል እንዲሁም እኔ ጭራሽ ከፍቼ አልተውም መስኮቱም የምከፍተው ከሆነማ በጣም ነው የምጎዳው። መስኮት መክፈት ማለት ለሌባ በር መክፈት ማለት ነው። እና ሌቦች በዛ ሊገቡ ይችላሉ እንዲሁም ደግሞ ብርድ በተለይ ብርድ ሊገባ ይችላል። እንዲሁም ደግሞ የተለያዩ እንስሳቶች ካሉ ነፍሳቶችም ሊሆን ይችላሉ ቢምቢ ሊሆን ይችላል የተለያዩ አስቀያሚ ነፍሳት በመስኮት አድርገው ሊገቡ ይችላሉ እና። መስኮት አልከፍትም እኔ መስኮት መክፈት ጥሩ አይደለም። መስኮት ከከፈትክ ልትጎዳ ትችላለህ ስለዚህ መስኮት እየዘጋችሁ ተኙ። መስኮት እሚከፈትበት ሰዓት አብዛኛው ጊዜ ሊሆን የሚችለው በጣም ሞቃታማ ሲሆን ነው። መስኮት ሊከፈት የሚችል ወይም ደሞ ቤት ውስጥ በጣም መጥፎ ሽታ ሲኖር አየር እንዲገባ ተብሎ ነው። መስኮት ሊከፈት የሚችል ከዛ ውጪ መስኮት መክፈት ጥሩ አይመስለኝም። ጥሩ አይደለም መስኮት አትክፈቱ ለማለት ነው የምሰግናለሁ

በፋህም ማብሰል ታውቃለህ በፋህም ማብሰል ታውቃለህ አላውቅም በፋህማ በፋህማ ማብስል ምን ማለት እንደሆነ አላውቅም ቃሉ ራሱ ትንሽ ግራ ይገባል። በፋህም አብስዬ አላውቅም እኔ ምናልባት እናቴ አባቴ ቤተሰቦቼ ምናልባት እንደዚህ አይነት ነገር ሊያውቁ ይችላሉ ሴቶች ስለሆኑ ማለት ነው። እኔ ግን እንደዚህ በፋህም አብስዬ አላውቅም። አላውቅም እንደዚህ አይነት ነገር ምን ለማለት ነው በፋህም ማብሰል ታውቃለህ ማለት ነው። ሲመስለኝ በፉህም ማብሰል ማለት ነው። መሰለኝ እንደዛ ከሆነ አዎ። በደንብ አድርጌ እሳት ጭርሬ ከሰል አንድጄ በፎም በጣም ሲፈግ እንደዚህ አብስዬ አውቃለሁ። እንደዛ ከሆነ ማለት የተፈለገበት እንደዛ እንደሆነ አውቃለሁ። ከዛ ውጪ ግን ላላችሁት ነገር እኔ ምንም እንትኑ የለኝም ማለት ነው። ሀሳቡ የለኝም እንደዛ አብስዬ አላውቅም ለማለት ነው። እና ዞሮ ዞሮ እኔ አብስዬ እላቅም አመሰግናለሁ ስለነበረን ቆይታ ቻው።

ምን አይነት ቦርሳ ትጠቀማለህ? እኔ የምጠቀመው የኪስ ቦርሳ ይባላል። የኪስ ቦርሳ እጠቀማለው በኋላ ኪስ የማስቀምጠው ማለት ነው የተለያዩ ብርሮችን የተለያዩ ሳንቲሞችን ፎቶዎችን የማስቀምጥበት የኪስ ቦርሳ ነበረኝ። ወደ ትምህርት ቤት ስሄድ ደግሞ ልጅ እያለሁ የምጠቀመው አሪፍ ቦርሳ አለች ያቺን ነው ተጠቅሜ ምሄድ ማለት ነው። እንዲሁ ደግሞ ፒሲ ስትጠቀም ፒሲ ስይዝ የፒሲ ቦርሳ አለች ትንሽ ቀለል ያለች ማለት ነው። እና እንደዛ የደብተር ቦርሳ አለ የተለያዩ ዶክመንቶች ቦርሳ አለ እና ቦርሳ በጣም ደስ የሚል ነገር ነው ቦርሳ መጠቀም አለባችሁ እያልኩኝ እመከራለሁኝ። አሪፍ ቦርሳ አለ የወጣት ቦርሳ አለ የሴት ቦርሳ አለ እንዲሁም ደግሞ የህፃን ቦርሳ አለ። የአዛውንት ቦርሳ አለ የወታደር ቦርሳ አለ የተማሪ ቦርሳ አለ። የተለያዩ ሰራተኞች የሰራተኞች ቦርሳ አለ የአናፂዎች ቦርሳ አለ እና ቦርሳ መጠቀም በጣም ትልቅ ነገር ሀሪፍ ነገር ነው። እቃችሁን ይዝላችኋል በደንብ አርጎ አመሰግናለሁ

ዝናብ ሲዘዝም በምን ታደርጋለህ? ዝናብ ዝናብ ሲዝም ቢል የማደርገው ነገር ምንድነው ቤቴ ውስጥ እተኛለሁ ማለት ነው እንዲሁ ደግሞ ፊልም በመክፈት ቲክቶክ በመየት ኤርፎን በማድረግ ደስ እያለኝ አሳልፈዋለሁ ማለት ነው። እና ዝናብ ሲዝም በጣም ደስ ይላል። እንቅልፍ እንዲመጣ ያደርጋል እንዲሁም ደግሞ የተለያዩ ቀልዶችን ተረተሮቶችን። እያወራን በጣም እሳት እናነዳለን እሳት አንድን መሞቅ ልብስ መልበስ ጃኬቶችን መልበስ እንደምን ደግሞ የሚለብሱ በርጅ ልብሶች ካሉ እነዛን ለብሰን ነው የምናሳልፈው። እንዲሁም ደግሞ ማሽላ በመብላት ማሽላ ቆልተን በመብላት ትኩስ ነገር በመጠጣት ሻይ ሊሆን ይችላል እንዲሁም የተለያየ ትኩስ ነገራቶችን ሊሆን ይችላል እነዛን በመጠቀም ማድረግ ማለት ነው። ማሳለፊያን ጊዜ እና ዝናብ ጊዜ የማደርገው ዋናው ነገር እሱ ነው ብዬ አስባለሁ። እና እንደዛ ብታደርጉ ይኸው የምትጠቀመው ይመስለኛል። እና ዝናብ ሲዝም እንደዛ አድርጉ እናንተ ትጠቀማላችሁ ወንድሞች

ጥፍርህን ትቆርጣለህ አዎ በደንብ ነው ጥፍሬን እምቆርጠው እንዲሁም በእጄ ነው የምመገበው ጥፍሬን በጥርሴ ነው የምቆርጠው። በመቁረጫ ምናምን እንዲሁ አይጠቀምም የጥፍሬን ስትቆርጥ በገዛ ጥርሴን ነው የምቆርጠውና። ጥፍር መቁረጥ ጥሩ ነው ጥፍር የማይቆርጥ ሰው ካለ ቆሻሻ ይይዘል ጥፍሩ ቆሻሻ ይይዝና የተለያየ ባክቴሪያዎች ወደ ሆዱ እንዲገቡ ያደርጋል ማለት ነው። እና ሲመገብ ያ ቆሻሻው ወደ ሆዱ በመግባት ችግር ይፈጥርበታል ማለት ነው። እና ጥፍራችሁን እንድትቆረጡ እመክራችኋለሁ ሁላችሁም ጥፍራችሁን መቆረጥ አለባችሁ ጥፍሩን የማይቆረጥ ሰው በጣም ለባክቴሪያ ለጀርም የተገለጠ ነውና። ጥፍራችሁን እንድትቆረጡ በተለይ ልጆችን ልጆች ጥፍሮች እንዲያሳድጉ አትፍቀዱላቸው ያደገ ጥፍር ካላቸው የልጆቻችሁን ጥፍር መቁረጥ አለባችሁ ብዬ ነው የማስበው። ምክንያቱም ህፃናቶች ሲመገቡ ያ ቆሻሻ ከምግብ ጋር አድርጎ የጥፍራቸው ቆሻሻ ከምግብ ጋር አድርጎ ወደ ሰውነታቸው ሊሄድ እና ተቅማጥ የተለያዩ በሽታዎች ሊጋለጡ ይችላሉ። እና የህፃናት የህፃናት ልጆች ጥፍራቸውን ቁረጡላቸው እባካችሁ አብዛኛው ጊዜ ይታመማሉና ማለት ነው። ሲቀጥል ደግሞ በሌላ መልኩ ደግሞ ሴቶች ጥፍራቸውን ያሳድጋሉ ለየት ባለ መልኩ አይታችሁ ከሆነ። ጥፍራቸውን ያሳድጉና ቀለም የጥፍር ቀለም ይቀቡታል ለማጊጥ። ለልደታቸው ሊሆን ይችላል ሲዳሩ ሊሆን ይችላል አላውቅም። የተለያየ በተለያየ ሁኔታ በተለያየ ጊዜ ጥፍራቸውን እንደ ጌጥ አድርገው ይጠቀሙታል ማለት ነው። እና በዚህ መልኩ ጥፍራቸውን ያሳድጋሉ እና ስለዚህ ጥፍራችሁን አታሳድጉ ለማለት ነው ቆሻሻ ስለሚይዝ መጠንቀቅ ይኖርባችኋል ለማለት ነው። ወንድሞቼ እወዳችኋለሁ ሁላችሁንም ለእናንተ ብዬ ነው ጥፍራችሁን ማሳደግ የለባችሁም። ጥፍር የሚያሳድግ ሰው ሰው ሳይሆን ሰይጣን ነው። ለምን እናሳድገዋለን እኛ ሆዳችንን እንበክላለን እንጂ ምንም የምንጠቀመው ነገር የለም። እና ጥፍራችሁን አታሳድጉ ለማለት ነው ምስግናለሁ

የመጠጥ ውሃህን ከየት ታገኛለህ የመጠጥ ውሃን የማገኘው ከየት ነው? ሱቅ ሄዶ በመግዛት ፓኬጆችን በመግዛት ሊሆን ይችላል እንዲሁም ደግሞ በቧንባ ውሃ የሚተላለፉ የሆኑ ውሃዎች ንጹህ የሆኑ ውሃዎች አሉ ከዚያ እየሄድኩ በመጠጣት የመጠጥ ውሃዬን አገኛለሁ ማለት ነው። አብዛኛውን ጊዜ እማገኘው ብር አውጥቼ በመግዛት ነው። ብር አውጥቼ እየገዛሁ ከዛ ፓኬጅ ውሃ ሶስት ሊትር ሊሆን ይችላል አምስት ሊትር ወይም ሁለት ሊትር ሊሆን ይችላል እየገዛው መጠቀም ማለት ነው። እነዛ የመጠጥ ውሃ በዛ መልኩ ነው የመጠጥ ውሃን የማገኝ ማለት ነው። እና እናንተ የመጠጥ ውሃ ከፈለገችው በፈለጋችሁ ዘርፍ ልታገኙ በፈለጋችሁበት ጊዜ ልታገኙ ትችላላችሁ ማለት ነው። እና የመጠጥ ውሃ ወሳኝ ነገር ነው። ለሰው ልጅ ጥሩ የሆነ የመጠጥ ውሃ ጥሩ የሆነ ዕርካታ ይሰጣል ጥሩ ያልሆነ የመጠጥ ውሃ ግን ጎጂ ነው ማለት ነው። እና የመጠጥ ውሃ ከፈለጋችሁ ንጹህ የሆነ የመጠጥ ውሃ ከፈለጋችሁ ከሱቅ ከሱቅ ወይም ከሱፐር ማርኬት በመሄድ ያን የሃይላንድ ውሃ የታሸገ ውሃ መግዛት አለባችሁ ማለት ማለት ነው። እንደዛ ብዬ አስባለሁና ውሃ መጠጣት እንዳታቆሙ ጠቁሙ ውሃ በጣም ጥሩ የሆነ ነገር ነው ማለት ነው። ውሃ ውሃ ከምግብ ጋር ሲሆን ጥቅም አለው። ከምግብ ጋር ካልሆነ ግን ጎጂነት ስላለው ውሃን መጠቀም እንዳትረሱ። እና ውሃ ያስፈልጋል ለማለት ነው።

ቅዝቃዜ የአየር ሁኔታ ትወዳለህ ቅዝቃዜ የአየር ሁኔታ በጣም ደስ ይለኛል ያስደስተኛል። እንዲሁም ደግሞ እንቅልፍ ይሰጠኛል በጣም ግን ከቀዘቀዘ ለኔ ችግር ነው ማለት ነው። ምክንያቱም ከ በጣም ይከዘከዛል ሰው አጥንታችን ሊበርድን ይችላል ማለት ነው። ምክንያቱም እኔ ቀጭን ሰው ስለሆንኩኝ። ትንሽ ላይስ ችግረኝ እችላለሁ ግን ደግሞ በተቃራኒው ሙቀት ደስ ይለኛል ሙቀት እኔ ከጭን ሰው ስለሆንኩኝ ሙቀት ካለ ሰውነቴን አጥንቴን ሁሉ። ያሞቅልኛል ማለት አዎና። ሙቀት በጣም ደስ የሚል የአየር ሁኔታ ነው። ቀዝቃዛ ግን በተቃራኒው ስንመጣ በጣም ለቀጭኖች በተለይ በጣም አደጋች የሆነ አስቸጋሪ የሆነ ለህፃኖች ሊሆን ይችላል ለዘውንቶች። በጣም አስቸጋሪ የሆነ ብርደትን ቅዝቃዜን ያመጣል ማለት ነውና። ቅዝቀዜ ያየው ሁኔታ እኔ አልወድም በተፈጥሮዬ። እኔ የምወደው ሞቃተማ የሆነ አየር ነው ለማለት ነው። እና አመሰግናለሁ በዚህ ዙሪያ። ቻው

የትንኝ መረብ ትጠቀማለህ? የትንኝ መረብ አልጠቀምም ምክንያቱም የማልጠቀምበት ምክንያት ምንድነው? ትንኞቼ እኔ ቤት ስለሌሉ ማለት ነው አልጋዬ ላይ ትንኞች ስለሌሉ። የትንን መረብ አልጠቀምም ተጠቅሜ አላውቅም እኔ አብዛኛው ጊዜ ምንድነው ማድረግ? በምለብሰው ብርድ ልብስ ነው ተሸፍኜ የምተኛ። የትንኝ መረብ ትልቅ የሆነ ጠቃታ አለው። ለህፃናቶች ለተወለዱ ህፃናቶች በተለይ እጃቸውን ማንሳት የማይችሉ። ትንኝ ማባረር የማይችሉ በቀጥታ ዝም ብሎ ማልቀስ ለሚችሉ ህፃናቶች። የትንኝ መረብ ይጠቅማል ብዬ አስባለሁ። እና የትንኝ መረብ ለልጆቻችን ማድረግ እንዳንረሳ። ለልጆቻችን ብዙ ነገር። ይከላከልላቸዋል ከትንኝም ሆነ ከሌላ ነገር ይከለክልላቸዋል። የትንኝ መረብ ማድረግ በሰላም እንዲተኙ ጥሩ የሆነ እንቅልፍ እንዲተኙ ያግዛችኋል ብዬ አስባለሁና። ለተለያዩ ለህፃን ብቻ ሳይሆን ለትላልቅ ሰዎችም የትንኝ መረብ ያስፈልጋል።

ጭንቀት ሲሰማህ ጭንቀት ሲሰማህ ምን ታደርጋለህ እኔ ጭንቀት ሲሰማኝ ምንድነው ማድረግ ቁርአን ከፍቼ ወይም ደግሞ የቁርአን ድምጽ ቮይስ በመክፈት ያንን ነው የማዳምጥ ማለት ነውና ትልቅ የሆነ እረፍት ይሰማኛል። በዛ መልኩ ጭንቀቴን አስወግዳለው ማለት ነው። እንዲሁም ደግሞ ወደ ተለያዩ ጓደኞቼ በመደወል፣ እንዲሁም ደግሞ ወደ ቤተሰቦቼ በመደወል ደህንነታቸውን በመጠየቅ፣ ጭንቀቴን እገፋለሁ ማለት ነውና ደስታን ልላበስ እችላለው በዛ ሰዓት እና ጭንቀቴን በዚህ መልኩ አስወግዳለሁ ማለት ነው። እና ጭንቀት ያለበት ሰው ደስተኛ አይደለም ለማለት ነው። ጭንቀት አትጨነቁ፤ ጭንቀት የሚጨነቅ፣ ጭንቀት የሚያበዛ ሰው ደስታን ያጣል፣ ሌላ በሽታ ውስጥ ይወድቃል። ሌላ የሆነ እሳቢ ውስጥ ሊወድቅ ስለሚችል፤ አትጨነቁ ለማለት እወዳለሁ ማለት ነው። ጭንቀት መጥፎ ነገር ነው። የሚጨነቅ ሰው ይጎዳል። ጭንቀት የምትጨነቁ ከሆነ በጣም ሰውነታችሁን ልታጡ ትችላላችሁ፤ አእምሮአችሁን ልታጡት ትችላላችሁና አትጨነቁ ለማለት ነው። ጭንቀት ጥሩ አይደለም። በተለይ ህፃን ልጅ ከተጨነቀ፣ ከአሁኑ ከተጨነቀ የማርጄት ባህሪ ያሳያል ፊቱ ላይ ማለት ነውና አትጨነቁ! እንኳን ትንሹ ይቅርና ትልቁን መጨነቅ የለበትም አሁን ላይ፤ ምክንያቱም የተፈጠርነው ለአላህ ነው እሱን ለመገዛት ብቻ እስከሆነ ድረስ የዱንያ ጭንቀት፣ የአለማዊ ጭንቀት ለእኛ ምንም አይሰራልንም ማለት ነውና፤ ጭንቀት አትጨነቁ። ጭንቀት ሲሰማኝ ምንድነው የማደርገው ነገር መተኛት ነው እተኛለሁ፣ እጋደማለሁ ወይም ደግሞ የተለያዩ ቲክቶኮችን አያለሁ፣ ፊልም አያለሁ በዚህ መልኩ ጭንቀቴን አስወግዳለሁ ማለት ነው። እና ጭንቀት ሲሰማኝ በዚህ መልኩ እገላገለዋለሁ። ጭንቀት ጥሩ አይደለም፤ ጭንቀት ሲሰማችሁ ምንድነው ማድረግ ያለባችሁ እናንተ የቁርአንን ከፍታችሁ፤ የቁርአንን ቮይ ቮይስ ድምጽ ከፍታችሁ ማዳመጥ አለባችሁ ማለት ነው። እንዲሁም ከጓደኞቻችሁ ጋር ከዘመዶቻችሁ ጋር በስልክ መገናኘት ወይም ደግሞ በአካል መገናኘት አለባችሁ ማለት ነው። በዚህ መልኩ ጭንቀታችሁን ልታስወግዱ ትችላላችሁ፤ ብዬ ምክር እሰጣችኋለሁ እና ጭንቀት ጥሩ አይደለም። አትጨነቁ ለማለት ነው አመሰግናለሁ።

ሹራብ መስፋት ትችላለህ? እኔ እንኳን ሹራብ መስፋት አልችልም ግን የሚሰፉ ሰዎችን አውቃለሁ። ሹራብ መስፋት የሚያገለግለው ለምንድነው? በብርድ ሰዓት ለምሳሌ በክረምት ሰዓት ሹራብ ያለው ሰው ያን ሹራብ ይለብሳል ማለት ነው። ሹራብ የሌለው ሰው ደግሞ ምን ያደርጋል? ይሄ የሹራብ ከሚሰፋ ሰው ጋር ተቀምጦ ሹራብ አስፍቶ ብር ከፍሎ ይወስዳል ማለት ነው። እና ሹራብ መስፋት እኔ እንኳ አልችልም እንግዲህ የሚችሉ ሰዎችን አውቃለሁ ማለት ነው። አመሰግናለሁ